የቅጥር ሂደት እንዴት ነው የቅጥር ሂደት? ብዙ ጊዜ በጣም ያስጠላል። ራስህንም በራስህን መግዛት አትችልም። ብዙ ጊዜ ለዛ ለቅጥርህኛህን ለሚቀጥርህን ሰው ስትል ብዙ ነገሮችም አንተ አስቸኳይ ጉዳዮች እያሉ እንኳን የራስህ የሆነ ሌላ ህይወት እያለ እንኳን የግድ ለዛ ስራ ስትል ብዙ ነገሮችን መሰዋዕት ታደርጋለህ ማለት ነው። እና የቅጥር ህይወት በጣም ያስጠላኛል በጣም አልወደውም። ሁለት አመት ሆኖኛል። ስራውን የቅጥር ህይወትን ከጀመርኩኝ እና ብዙ ነገሮችንም ራሴ የምሆንበትን ነገሮችንም ያሳጣኝ ከብዙ ቤተሰቦች ጋር አስፈላጊ በሚባሉ ሰአቶችን ሁላም ያለምንም መገኘት ችግር አጋጥሞኛል። ምክንያቱም የግድ ነው ተቀጥረህ ስትሰራ የግድ በተባለው ሰዓት ሁሌም መገኘት ስለሚኖርብህ። የግድ ነው የተለያዩ አዳዲስ ነገሮችንም ሲኖር በቤት የተለያዩ ለቅሶዎችም ሲኖሩ የሚያስደስት ነገሮችም ሲኖሩ እንደፈለከው አትገናኝም የተወሰነ ሰዓት ብቻ ነው የሚኖርህ ማለት ነው። እና ብዙ ጊዜ ይሄንን የቅጥር ህይወት በጣም አልወደውም። ለዛ ነው አሁን የራሴን ስራ ለመጀመር የምፈልገው። እና ራሴና ራሴን ብቻ የምገዛው ራሴና ራሴን ብቻ የማስተዳድረው በፈለጉት ሰዓት የምዘጋው በፈለጉት ሰዓት የምከፍተው የቤተሰብ የተለያዩ ጉዳዮችም ሲኖሩኝ እንደፈለኩት ሙሉን ልቤን አድርጌ የማሳልፍበት የዛ ላይ እንዳልቀጣ እያልኩኝ ራሴን የማላጫነቅበትን ስራ የምፈልገው ማለት ነው። እና ብዙ ጊዜ የቅጥር ህይወት ላይ ያሉ ሰዎችንም በተለያዩ መንገዶችንም አያለሁኝ እንዴት እንደሆነ ሂደቱም ሁሉም ነገሮችም እጠይቃቸዋለሁ ለመግባት በጣም ብዙ በብዙ ችግሮች ነው የምትገባው በጣም በብዙ ውጣ ውረዶች ነው የምትገባው። ለመግባት ከገባ በኋላም በጣም ልክ እንደ ማረሚያ ቤት ነው። መንቀሳቀሻ የለም ከቤተሰብ ጋር ምታሳልፈው ብዙ ጊዜ የለህም። ብዙ ጊዜም ለራስህ አትሆንም እና በጣም አሰልቺ ነው የሚሆነው። ለብር ብለህ ነው የምትሰራው። ብር ላንተ ሳይሆን የሚሰራልህ እኛ ለብር ብለን ነው የምሰራው ስለዚህ ብር እንደፈለገው የሚገዛን አይነት ጊዜ ነው ያለው። ስለዚህ የቅጥር ህይወት እንደዛ ነው እያሉ በጣም በተለይ መምህሮችንም ራሳቸውን ሲወቅሱና የራሳቸውን ስራ መጀመር እንደሚፈልጉ ራሳቸውን ቀጣሪ መሆን እንደሚፈልጉ በተለያዩ መንገዶችንም እናወራለን። ከተለያዩ ጓደኞቼ ማለት ነው እና እኔም ይሄንን ስሜት ነው የምገራው ብዙ ጊዜ አልፈልገውም ይሄ ትንሽ ለጊዜው ብዬ ነው የጀመርኩት። እንጂ ብዙ ጊዜ እናቴም ተቀጥራ ትሰራ ነበር እና በጣም ብዙ ጊዜ ከእሷን አይቻለሁኝ። ከዘመድ ቤተሰቦቿ ተለያይታለች በተለያዩ ጉዳዮች ሲኖሯት ቶሎ ብለህ አትደርስም ስለዚህ ቤተሰብ ደግሞ በጣም ጥሩ በሚባል ጊዜው ና በጣም በክፉ በክፉም በደጉም ጊዜም ካልደረስክለት ምኑን ቤተሰብ ይባላል ብሎ በጣም ብዙ ሰውም ብዙ ቤተሰቦቿም ወደ እሷ ቤት ወደ እኛ ቤት መምጣት ያቆሙበት አጋጣሚዎች ነበሩ ማለት ነው። እና እኔም ከእሷ መማር አለብኝ ብዬ ከእሷ ተምሬ እንደዚህ የቅጥር ህይወቶችንም አልፈልጋቸውም። ለዛ ነው አሁንም ስራዬን ትቼ ለመውጣት እያሰብኩኝ ያለው በቅርበው ስራዬን አቋርጬ እወጣለሁኝ ማለት ነው። ነገር ግን የቅጥር ሂደቱ ለመግባት በጣም አስቸግሮኝ ነበር መጀመሪያ ላይ በቃ ሌላ አለምን የማላውቀውን ስለሆነ ለመግባት በጣም ጓጉቼ ነበር። ነገር ግን ከገባሁኝ በኋላ የተረዳሁት በጣም አስቸጋሪ በጣም የራሱን የሆነ ገደብ ያለውና እንደፈለከው አትንቀሳቀስም እንደፈለከው ከቤት ሰው ጋር ጊዜ አይኖርም እንደፈለከው ከቤተሰብ ከጓደኞችህ ጋር ጥሩ የሚባል ጊዜ አይኖርህም። በተለያዩ ጓደኞችም ቤተሰቦችም በጣም ክፍ ነገር ሲደርስላቸው ለራሱ እንደፈለጉት ፍጥነት ሁላ ሄደህ የማትደርስበትን አጋጣሚዎች ነው ያሉት ከሁለቱም አንዱንም ረጥ የምትባልበት አጋጣሚዎች አሉ ማለት ነው። እና የቅጠር ሂደት በጣም ያስጠላል የመጀመሪያው በጣም ብዙ ውጣ ውረዶችን ታያለህ ከገባህ በኋላም በጣም የሚያስጠላ አይነት ህይወት ነው የምትኖረው። ከብዙ ሰዎችንም ትገለላለህ ከብዙ የማህበራዊ ህይወትንም ራስህንም ታገላለ ምክንያቱም ብዙ ጊዜ ስራ ቦታ ላይ ስለምታሳልፍ እዚህ የሚደረጉ ከጎረቤቶቹ እንኳን እንኳን የማትገናኝበት ጊዜ ይኖራል። ብዙ ጊዜ አሁን እንደዚህ በቅጥር ህይወት ላይ ያሉ ሰዎችንም ብዙ ጊዜ እጠይቃለሁኝ እና በተለያዩ ሰፈራቸውም መንደራቸውም ሄጄ ብዙ ጊዜ አናውቃቸውም የሚሉኝ ሰዎች እንኳን የሚበዙበት አጋጣሚ አለ። ምክንያቱም ጠዋት ይገባሉ ማታ ጠዋት ይወጣሉ ማታ ይገባሉ ስለሆነ ከብዙ ሰው ጋር እንኳን አይተዋወቁም እዛ መንደራቸው ሰፈራቸው ላይ የሚደረጉ ነገሮች እንኳን ከሰዎች ጋር ቀርቦ የሚሰሯቸው ብዙ ጊዜ የለም ማለት ነው። እና የራሳቸውን እንደዛ አይነት ችግር ሲመጣቸው ብቻቸውን ለመሆን ይገደዳሉ እና በጣም የዛኔ ነው የሚታወቃቸው የዛኔ ነው የሚከብላቸው አብዛኞቹ እንደተረዳሁትና አብዛኞቹ እንደጠየኳቸው ማለት ነውና የቅጥር ሂደት እንዴት ነው በዚህ ነው መልኩ ነው የሚገለጸው? በጣም አሰልቺ አድካሚ ደባሪም ከማህበራዊ ህይወትም የሚያወጣህ አይነት ቅጥር ነው ማለት ነው። እና የራስህን ስራ መጀመር ይሻላል ብዬ አስባለሁ

በየትኛው መተግበሪያ መልእክት ትልካለህ? እኔ በጣም ከምጠቀምባቸው እና ብዙ መልእክቶችን ከምልክባቸው መተግበሪያዎች። የአንደኛ ደረጃ የሚይዘው ቴሌግራም ነው ቴሌግራም በጣም ብዙ ነገሮችን እጠቀምበታለሁኝ። ትላልቅ ስራዎችንም ከትላልቅ ጓደኞቼም በጣም ብዙ ስራዎችንም በጣም ብዙ መልእክቶችንም የምላላከው እና ቀለል ብሎ የሚታየን ቶሎም ስለሚላክ እና በጣም አሪፍ የሚባል። ቶሎ ብዙ መረጃዎችንም የሚቀያይርበትን ቴሌግራም ነው በጣም እጠቀምበታለሁኝ። በጣም ብዙ ጊዜ ሆኖኛል። ቴሌግራም ከከፈትኩት እና ስልክ ሁላ እንደጀመርኩ ነው የገዛሁት የከፈትኩት ማለት ነው። እና ብዙ ጊዜ የተለያዩ ስራዎችም ሲኖረኝ በዛ ነው የማስቀምጥላቸው። የተለያዩ አስፈላጊ መልእክቶችን በቴሌግራም ነው የማስቀምጥላቸው። እና በቴሌግራም በጣም ከሁሉም መልእክት ለመላክ ከምጠቀምባቸው መተግበርያዎች ወስጥ ቴሌግራም ያንበሳ ድርሻን ይይዛላል። ሌላም እንዲሁ በኢሞ እጠቀማለሁኝ በኢሞም አስቀምጥላችኋለሁ የተለያዩ መልእክቶች ከቴሌግራም ቀጥሎ በኤሞ እልካለሁኝ። አንዳንዴም በፌስቡክም የምጠቀምበት አጋጣሚዎች አሉ። ከዚህ በፊት በጣም ብዙ ጊዜ በፌስቡክ እጠቀም ነበር አሁን አሁን እንኳን ያው ሙሉ በሙሉ ትቼዋለሁ ማለት ይቻላል። አሁን በቴሌግራም ነው ብዙ ጊዜ የእለት እንቅስቃሴ ከምገባባቸው እና ብዙ ጊዜ ከምጠቀምባቸው መተግበሪያዎች ውስጥ ቴሌግራም አለ በጣም ብዙ ጊዜ እጠቀመዋለሁኝ። ብዙ ነገሮችንም እዛ የተለያዩ ግሩፖችንም ስላሉ እዛ ላይ የተለያዩ ነገሮችንም የሚከታተላሉ ስራም ሁሉም ነገሮችን በዛ ሳልገባ ሁላ የማልውሉበት አጋጣሚ የለም። ሁሌም እየገባሁኝ ስልኬን በነካሁት ቁጥር ስልኬም እንዲሁ አንዳንድ ነገሮችንም የገቡልኝ ነገሮችን ለማየት ስገባ ቴሌግራም ከምገባባቸው አንደኛው ነገሩ ነው ማለት ነው። እና ሌላም በኢሜልም በጣም እልካለሁኝ በኢሜል በጣም አስፈላጊ የሚባሉ ስራዎችንም በዛ ነው። የምትገናኘው ግንኙነት የምታደርገው አስፈላጊ የሚባሉ ትምህርቶችን ለመማር ራሱ በኢሜል ነው የምገናኘው። እና እዛ ላይ ብቻ መልእክት እንድልክላቸው ነው የሚያደርጉት። ብዙ ጊዜ በአለም ደረጃ ላይ ያሉ ትምህርቶች በአለም ደረጃ ላይ ያሉ ስራዎችም ስለምሰራ በቴሌግራም ላይ ነው የምትጽፈው ሳፖርቶችን ወይም አጋዦችን ሁላ የምታገኘው በቴሌግራም ስለሆነ። ብዙ ጊዜ በቴሌግራም በተለያዩ ነገሮችንም በስራ ጉዳይ እና በጣም ትልቅ የ ስራዎችንም ትምህርቶችንም አንዳንድ ስልጠናዎችንም ለመውሰድ በኢሜሎች ነው። ሁሌም ግንኙነቶች ነው የሚኖርና ግንኙነቶችን የምናደርገው ማለት ነው። እና ከሁሉም በላይ ግን ቴሌግራም በጣም ነው የምጠቀመው። ይህም ነገር ብዙ ጊዜ ጓደኞቼ ጋር አያለሁኝ እና አንዳንዶቹ ኢሞ የሚጠቀሙ አሉ። የተለያየ መልእክቶችን ቶሎ የሚላክላቸው እና ብዙም ፈጠን ብሎ የሚደርስልን የሚሉት ኢሞ የሚጠቀሙ አሉኝ አብዛኞቹም እንዲሁ እንደኔ ቴሌግራም የሚጠቀሙ የሚበዙ ጓደኞች አሉኝ። ቴሌግራም በጣም ይጠቀማሉ የተለያዩ በምስል የተደገፉ መልእክቶችም ለመላክም በጣም ይመቻል። ብዙ ነገሮችን የራስ የሆነ ብዙ ነገሮችም ስላሉት በውስጡ በጣም ብዙ ነገሮችን ይመቻል። ለመላክ እና ቴሌግራም ልክ እንደዋነኛ መተግበሪያቸውን ለመልእክት ለመላክ ከሚጠቀምባቸው አንደኛው እና በጣም ትልቅ ደረጃን የሚይዝ ነው ብዬ ነው የማምነው። ብዙ ጊዜ ጓደኞቼም እንደዛ ነው ያሉኝ አብዛኛው ጊዜ የምንጠቀመው ቴሌግራም ነው ያሉኝ። እነሱንም ስለዚህ የሁላችንም ምርጫ ሊሆን ይችላል ምክንያቱም ቀለል ያለ ነው ለአጠቃቀም ለራሱ በጣም ብዙ የማይከብድ። ቶሎ መልእክትን ስትልክ ቶሎ ነው የሚላከው ካንተ ወደዛ ቦታም ቶሎ የመድረስ እድሉ በጣም ሰፊ ነው። እና ቶሎ ቶሎ እንድታወራ ሁሌ ያግዝሃል። መልእክቶቹን ስትጽፍ ማለት ነው እና ይሄንም ጊዜህን ይቀንስልሃል። ለተለያዩ ለኢንተርኔት የምታወጣው ብርም ቶሎ ቶሎ እየገባ ቶሎ ቶሎ እየተቀያየርክ የምት መልእክቶችን የምትጻጸፍ ከሆንክ የምታወጣው ለኢንተርኔት የምታወጣው ብር ለራሱ በጣም ይቀንሳል እና ስለዚህ ቴሌግራም በጣም የተሻለ ነው። ኢሞም በጣም አሪፍ ነው። ኢሞ በራሱ የተለያዩ ምስሎችንም ሁላ ለመላክ በጣም የተሻለ ከሚባሉ እና ከቴለግራም ቀጥሎ ነው። ብዙ የምጠቀመው እኔ በጥቅሙ ደረጃም እንደዛ ነው የምረዳው። የተለያዩ በምስሌ የተደገፉ ነገሮችንም መልእክቶችንም ሁላ እዛ ላይም ለመ ለመላክ በጣም ያመቻል በጣም አሪፍ ነው በጣም እወደዋለሁኝ። ብዙ ጊዜ እጠቀምበታለሁኝ እንዲሁ የተለያዩ በምስል የተደገፉም ብቻም ከሆኑ ብዙ ጊዜ በኢሞ ነው የሚገናኝ እና ኢሞ ነው የምጠቀመው በኢሞ ቶሎ ይገባልኛል በጣም አሪፍ ነው። ጥሩ የሚባል ኔትወርክም ስለሚኖር ኢሞ ላይ በጣም አሪፍ ነው ብዬ አስባለሁኝ። ብዙ ጊዜም እጠቀምበታለሁኝ በምስል ላይ የተደገፉ ሲሆን ማለት ነው። እና በአጠቃላይ ሳየው በደንብ መተግበሪያ የምጠቀመው የቴሌግራም ነው ማለት ነው።

መንዳት ትችላለህ? አዎ መንዳት እችላለሁኝ በጣም ከሚያስደስተኝ ነገሮች አንዱ በጣም ራሴን መንዳት ነበር ከብዙ ጊዜያቶች በኋላ ነው። የቻልኩት አሁን ህጋዊ የሆነ መንጃ ፍቃድም አለኝ ይሄ ባጃጅም እችላለሁኝ። እንዲሁ የህዝብ ማመላለሻ ባለአራት ጎማዎችንም እስከ አስራ ሁለት ሰዎች የሚጭን ኖሮ ህዝብ አንድ የሚባለው በተለምዶ መንጃ ፍቃዱን አለኝ። እና አሁን በጣም እቺ እያለሁኝ በጣም ደስ የሚል ነገር ነው ብዙ ጊዜ የባጃጅም በእኛ ቤትም ስላለ ባለ ሶስት እግሩም ማለት ነው እሱንም በደንብ እችላለሁኝ። እንደው ብዙ ጊዜ እረፍት በምሆንበት ሰዓት እና በተመቸኝ ሰዓት ሁላ እሰራለሁ ወይን ጠዋት እና ማታ በጣም ያስደስተኛል። ከብዙ ሰዎች ጋር ያገናኘኛል ብዙ ስራዎችንም ጋር ከሰዎች ጋር እንዳከናውን። ብዙ ሰዎችንም አውቄ ወደተለያዩ ስራዎችን ሁላ እንድሰራ በጣም ትላልቅ ቦታ ላይ ካሉ ሰዎች ሁላ ያገናኛል ያገናኛል። እኛ በጣም አሪፍ ነው መንዳት መቻል በጣም ልክ እንደ መሰረታው ነገር ነው። አሁን አሁን የማየው ለዚህ በተለይ ወጣት ሆነህ መንዳት በጣም መቻል አለብህ በተለይ አጋጣሚዎችን የመንዳት እድርን ያጋጥማል ራስህንም ተሽከርካሪ አንስተህ ወደፈለክበትን ቦታ እንድትደርስ ይረዳሃል። ራስህንም በተለያዩ ቦታዎችንም ሰው ተቀጥረህ ለመስራትም ይረዳሃል አርፍ የሚባል ዶሞዝ ነው የሚገኝበት እኛ አካባቢ እንዲሁ ሽፌሮች ማለት ነው እና ነገር ግን በጣም ያስጠላል። ሽፌሩ አንዳንዴ ከብዙ ሰዎች ጋር እንደምታውቅልህ ከብዙ ባለጌዎችም ሰዎች ጋር ትገናኛለህ። አብዛኛው ጊዜ እዛ አውቶቢስ ተራዎች ጋር ስትሰራ የተለያዩ ብዙ ጊዜ ወንጀል የሚሰሩና በጣም ለሆዳቸው ብቻ የሚያስቡ ሰዎች የሚበዙበትን ቦታ ስለሆነ ትንሽ እንደዛ ነገሮችን ያስቸግራል። ነገር ግን ጥሩ ብር ስላለው መስራትም አንተ ራስህን ጠብቀህ መስራት በጣም የተሻለ እና ጥሩ ብር ከሚገኙባቸው ስራዎች መካከል ነው። በአሁን ሰዓት ማለት ነው እና አሁን የራሳችንን መኪና ለመግዛት እየሞከርነው ቤተሰቦቻችን እኔን ወንድሜ አለ ይችላል መንዳት እሱም እኔም በጣም ስለምችል ሁለታችንም እየተቀያየርን እንድንሰራ የራሳችን የሆነ ተሽከርካሪ ለመግዛት እያሰብን ነው። አሁን አሪፍ የሚባል ስራ ይሰራል አሁን በእኛ ከከተማችን ቅርብ የሆኑ ትናንሽ ከቶሞች ጋር ወደዛ ነው የምንሰራው በጣም ብዙ ስራዎችንም ነው የሚሰሩ ወደዛ በቀን ሁለት ጊዜ ሁላ የምትመላለስበት አጋጣሚዎች አሉ። እና አሁን ባለው የስራ ገቢዎች ሁኔታ ሲታይ ተሽከርካሪ ካለህ አሪፍ የሚባል ገቢ ስለሚኖርህ መንዳትም ስለምንችል በጣም በቀላሉ እንሰራዋለን ብለን እናስባለን። አንድ አጎታችን ልጅም አለ በጣም ብዙ አመቶችን የመንዳት ስራን እየሰራ ነበር ብዙ ተሽከርካሪዎችን ነው የሚችለው እሱ የተለያዩ ቦታዎችንም በዛ መልኩ ሲሰራ ነበር አሁን ደግሞ በተለያዩ ምክንያቶች ወደ እኛ አካባቢ መጥቶ ዝም ብሎ በሌላ ስራ ላይ ነው። ያለው ነገር ግን እንደዛ አይነት መግዛት ይፈልጋሉ እሱም ካገኘን መስራት ስለሚፈልግ በዛ መልኩ አብረን የምሰራበትን መንገዶች እያወራን እየተነጋገርነው እሱም በጣም ብዙ አመቶችንም ስለሚሰራ ስለሰራና ብዙ ልምድም ስላለው እሱም ትንሽ ነገር ያሳየናል ብለን እየጠበቅነው እኛም ስለምንችል ምንም አይከብድም። ነገር ግን አንዳንድ ነገሮችንም በደንብ አዳዲስ ተሽከርካሪዎችም ሲመጡ በደንብ ፀባያቸውን መርዳት ያስፈልግሃል በደንብ ምን አይነት ልምድ እንዳላቸው ምን አይነት ፀባይ እንዳላቸው መጀመሪያ እሱን ከእኛ በላይ በጣም ትልቅ ልምድ አለው ብለን ስለምናምን እሱ በጣም እንዲያሳየን በተቻለን መልኩ እሱ እንዲረዳን የምናደርግበት አጋጣሚዎች አሉ ማለት ነው። እና መንዳት በጣም ደስ ይላል ራሴንም በራሴ እንደ አስተዳደር ሁላ እያደረገኝ ነው። ራሴንም ወደ ወደፈለኩት ቦታ በፈለኩት ሰዓት በራሴን ተሽከርካሪ የምደርሰው ቤተሰቦቼ ማንኛውም ነገሮች ነው ሲደርሳቸው ሰብሰብ አድርጌ ወደ ተለያዩ የተወለዱበትን አካባቢ ዘመድ ቤተሰብ ለመጠየቅ አንዳንድ ለቅሶዎችም ሲኖሩ የደስታ ጊዜም ሰርግ ምናምን ሲሆን እንዲሁ ሰብሰብ አድርገን እንወስዳቸዋለን በዚህም በጣም ደስ ይሏቸዋል። ሁሌም ሁሌም እንዲሁ ሌላ ሰው ለኛ ነበር የሚያሰሩን ለኛ ነው የሚያሰሩና ይሄ ለራሱ እንኳን በጣም አሪፍ ስራ እንድሰራ ያገዘኝ ያደረገኝ ነው ማለት ነው። እና መንዳት መቻል በጣም አስፈላጊ ነው በጣም ያስደስታል። በጣም ራስህንም ከተለያዩ ቦታዎችን ከቦታ ቦታ ስለምታንቀሳቀስ አዳዲስ ነገሮችንም ስር ስለምታይ ቦታውም ከተማውን አዳዲስ ሰዎችንም ስለምታይ ሁሌም አይደብርህም በጣም አእምሮህን ነፃ ነው የሚሆነው ደስ የሚል ከሰዎች ጋር ግንኙነት እንዲኖርህ ነው የሚያደርገው። ከብዙ ሰዎች ታላላቅ ሰዎች ሁሉ እንኳን የሚያስተዋውቅና ብዙ የስራ እድሎችን የሚፈጥር ለአጋጣሚዎች የሚፈጠርበት ቦታ ስለሆነ በጣም ያስደስተኛል። በጣም ነው ሙኮራው በመንዳት በመቻሌ በጣም ብዙ ጊዜም አልወሰደኝም ነበር ብዙ ጊዜ መንዳት ለመቻል ያንን በጣም ከሚያስደስቱኝ ችሎታዎቼ አንዱ ነው ማለት ነው። እና በአሁን ሰዓትም ብዙ ሰዎችን መንዳት እየልቻልነው በተለይ ወጣቶች ላይ በጣም አሪፍ ልምዶች እየተፈጠሩ ነው በመንዳት ላይ ማለት ነው። እና መንዳት በጣም እችላለሁኝ በጣም ያስደስተኛል ሁሌም ከማደርጋቸው እና

ትንኞች በአካባቢው አሉ አዎ ትንኞች በአካባቢያችን በጣም በብዛት አሉ ብዙ ጊዜ እንዲሁ ማታ ማታ በቤታችን ውስጥ ቁጭ ለማለት በጣም ነው የሚያስቸግሩን። ትንኞች እና ወደ አልጋችን ከገባን በኋላ ነው የትንኝ መከላከያ መረብ ስላለን የዛኔ በጣም እንከላከላቸዋለን። ነገር ግን ቁጭ ብለን አንዳንድ ስራዎችን ለመስራት ቁጭ ብለን ከሰዎች ጋር ለማውራት እንግዳን ሲመጣን የተለያዩ ስራዎችን ለመስራት በጣም ያስቸግረናል። ትንኞቹን በብዛት ነው ያሉ እኛ አካባቢዎች ምክንያቱም እኛ አካባቢም በጣም ብዙ ዛፎችም ይበዛሉ። ብዙ ጊዜ የቀዝቃዛ የሚባል አየርና የተለያዩ ውሃዎች ሁላ ቢፈሱ ብዙ ጊዜ የማይጠፉበት እና ለብዙ ቀናቶች የሚቆዩበት አጋጣሚዎች ስላሉ። ብዙ ጊዜ ትንኞች ደግሞ በእንደዛ አይነት ቦታዎች ነው የሚፈጠሩ የሚባለው እና ያ ነገሮች ነው ምክንያታቸው መሰለኝ እና በጣም ብዙ ይበዛሉ ትንኞች። በእኛ ቤትም ሳይሆን አጠቃላይ እንደ ጎረቤቶቻችንም በጣም ያማራሉ ብዙ ህፃን ልጆችን ፊታቸውን ተበልተው ነው የምታያቸው ቀላቀላ አያለ የትንኞቹን እንደሆነ የሚታወቅበት እና በጣም እያስቸገሩ እንዳለ ነው። ብዙ ጊዜ ስንተኛ የትንኝ መረቦችን አድርገን ነው የምንተኛ ብዙ ጊዜ። በእንቅልፍ ልባችን ላይ አያጠቁንም ነገር ግን ቁጭ ብለን አንዳንድ ስራዎችን እየሰራን ስናመሽ አንዳንድ እንግዳዎችንም ሲመጡን ቁጭ ብለን ቴሌቪዥንም እያየን የተለያዩ ነገሮችንም እያየን አብረን የተለያዩ ነገሮችን እየሰማን ስንሆን በጣም ያስቸግሩናል። በጣም ብዙ ነገሮችንም እንዳናደርግ ብዙ ስራዎችንም እንዳንሰራ። እኔ ለራሴ አሁን ማታ ማታ አብዛኛው ስራዬን ስለምሰራ ብዙ ጊዜ ሌሊትም ቁጭ ብዬ ስለማደር ስራዬን የሰራሁ በጣም ያስቸግሩኛል። እና ሙሉ ልብስን ለብሼ ከላይም ጥሩ የሚባል ሙሉ ሰውነቴን የሚሸፍነኝ ልብሶችን ለብሼ ነው ብዙ ጊዜ ቁጭ የምለው ምክንያቱም በጣም ያስቸግሩኛል። እግሬ ላይ እየገቡ እየበሉ በጣም ደሞ በጣም ያሳምማሉ ምታቸው በጣም ከባድ ነው። የኛ ትንኞች የኛ አካባቢ ትንኞች እና በጣም ያስቸግራሉ ትንኞች በብዛት አሉ ማለት ነው። እና ብዙ ጊዜ ከተለያዩ ባለሙያዎች እየመጡ የምናረጋቸው ነገሮችን ይነግሩናል ይሄን ይሄን ካረጋችሁ ትንኞቹ ይጠፋሉ እያሉ እነሱ በሚነግሩን ምክንያቶች ብዙ ነገሮችንም እናደርጋለን። በእርግጠኝነት ጥሩ ውጤት እናገኝበታለን በጣም ብዙ ከነበሩ በጣም በብዛት የሚቀነሱበት እና አንዳንዴ የሚጥፍበት አጋጣሚዎች አሉ። ነገር ግን ተመልሶ እንደዛ ውሃ ሲደፋ ወደ ውጭ የተለያዩ ነገሮችንም ይሄ ጉድጓዳ ነገሮች ስላሉ ውሃዎችንም ስለሚይዙ እዛ ብዙ ጊዜ ሁላችንም ትባብረን ስለማንከታተለው ነው መሰለኝ። ብዙ ጊዜ ሙሉ በሙሉ በሚባል መልኩ ልናጠፋቸው አልቻልንም ማለት ነው። እና እንዲሁ ከዛፎቹ ስርም እዛ ላይ እየዋሉ እዛ ላይም የተራ የእርስ በእርሳቸውን እየተበዛዙ ነው መሰለኝ በጣም ይበዛሉ። እንደው አንዳንዴ በጣም ንፋስ በሚበዛበት ሰዓት ነው የማይኖሩ ብዙ ጊዜ ንፋስ በጣም ይወስዷቸዋል ንፋስን አይወዱም ይባላል። እና እንደዚህ አይነት የአየር ሁኔታዎች ሲኖሩ በጣም ይጠፋሉ ከእኛ ቤት ሁላ በጣም በብዛት የሚርቁበት አጋጣሚዎች ነው ያሉ። ከእኛ ቤትም ሲሆን ከእኛ ጎረቤቶች ሁሉ እንኳን በጣም ደህና እንዳደሩና ዛሬ እንዳልነበረ ሁላ የምናወራበትን እንደ ትልቅ ጉዳይ አርገን ጠዋት የምናወራበት ጊዜዎቹ ነው ያሉን ማለት ነው። እና ትንኞች በአብዛኛው አካባቢ እኔ እንደማቃቸው ይኖራሉ። በብዛት ሊለያይ ይችላሉኝ አንዱ ሰፈር ላይ አንዱ በጣም ሊበዙ ይችላሉ አንዱ ላይ በመጠኑ ሊኖሩ ይችላሉ። እንጂ በጣም በብዛት ብዙ ቦታዎችንም አሉ ትንኞቹን ይሄንን ደግሞ የተለያዩ ሰዎችን ወደ ተለያዩ በሽታዎችን ከሚያጋልጡ አንደኛ ምክንያቶች ናቸው። የተለያዩ ብዙ ሰዎች አሁን በእኛ አካባቢ በጣም ብዙ ሰው ወባ በሽታን ይዘዋል ብዙ ጊዜ እንዲሁ ወደ ሆስፒታሎችን እየሄደ ብዙ መድሃኒቶችን የሚያመጡና በየሳምንቱ አንድ ሰው እንኳን ይይዘዋል ብዬ አስባለሁኝ። እኔ እንኳን ደህና ነኝ አሁን እኛ ቤትም እግዚአብሔር ይመስገን ደህና ነኝ። ብዙ ጊዜ ያ ትንኝ መረብ መከላከያም ሁሌም ስለምንጠቀም ሁሌም እኔ የብራሴን ሀላፊነት ወስጄ እየተከታተልኩኝ ተኝቶም እንኳን ተጠብቆብኝ ከላደረጉ እኔ ነው ምዘረጋላቸው ማለት ነው። ይሄን በዚህ በዚህ ስለምንከላከላቸው በጣም ደህና ነን። እኔም በጣም ብዙ ጊዜ የሆነ ጊዜ እኔ ከተወሰኑ አመታቶች በፊት በጣም ትንኝ ያስቸግረኝ ነበር። በየሁለት ሳምንት እንኳን አንዴ ያመኝ ነበር እና በጣም አዳክሞኝ ነበር የዛኔ የወባ በሽታን በጣም ከብዶኝ ነበር። ሰውነቴ ሁላ በጣም ከፍቶት ነበር ተጎሳቁሎ ነበር ሰውነቴ እንዲሁ አንዳንዴ እንኳን ለመራመድ ሁላ እስኪያቅተኝ ጉልበት የማጣበት ጊዜ ነበርና። አስታውሰዋለሁኝ በጣም ከባድ በሽታ ነው። በጣም ያሳምማል በጣም ይጎዳል አእምሮዬንም በጣም ያዳክማል። የማሰብ ችሎታን ሁላ ይቀንሳል እና በጣም ከባድ የሚባል በሽታ ነበር። ነገር ግን ከተወሰነ አመታቶችም በኋላ ራሴን በደንብ ለመከላከል እና ወደዛ ተጋላጭ የሚያደርጉኝ ነገሮችን በሙሉ ለመከላከል ወሰኝኩኝ። ብዙ ጊዜ ማታ ሁሌም አሁን መረቡን የትንሽ መከላከያ መረቦችንም ሳልጠቀም አልተኛም። በጣም በዚህ መንገዶችም እታወቃለሁኝ አሁን ሰዓት ማለት ነው። እና ከዛ በኋላ በጣም ጥሩ የሚባል ውጤት አግኝቼበታለሁኝ። ጥሩ የሚባል ከበሽታውም ድኛለሁኝና በዚህም ለተለያዩ ሰዎችንም እያጋራሁ እንደኔ እንዲሻላቸውና እንደኔ ትኩረት አድርገው እንዲሰሩ አደርጋቸዋለሁ ማለት ነው።

የትኛውን ባህላዊ ምግብ ትወዳለህ? እኔ በጣም የምወደው ባህላዊ ምግብ ሁሌም በቤታችንም የሚዘጋጅ በተለያዊ ባአሎችም ሲሆኑ የኛ ርዕሳችን የምንበላው በእኛ ሀገር ብቻ የሚገኝ የሚመስለኝ የራሳችን ከስጋ ጋ የተያያዙ በእንጀራ የሚበሉ አይነት ምግቦች አሉ። ቀይ ወጥ የሚባል ወይም ቀይ እንዲህ በበርበሬ የሚሰራ የተለያዩ ስጋዎችን አስገብተህ በጣም አሪፍ የሚባለውን ምግብ የሚዘጋጀው እና ብዙ ጊዜም በጣም ይመቸኛል። ሁሌም በበዓል ቀናቶችንም ከቤታችን ሁሌም ነው የሚሰራ በተለያዩ ቦታዎችንም ሬስቶራንቶችንም ሄደን በጣም በተለየ መልኩ የሚቀርብ እና በጣም የሚያምር በውስጡ እንቁላል የሚኖረው የተለያዩ ስጋዎችን የተለያዩ አጥንቶችን ጋ የሚመጣ በጣም ይመቸኛል ቀይ ወት በጣም ያስደስተኛል። ሁሌም ብበላው ሁላ በጣም ጤናኝነት ይሰማኛል ደስ ይለኛል ስበላው ብዙ ጊዜ እንዲሁ ለምሳ ነው የማገኘው ምሳ ላይ ነው የሚበላው እና ምሳ ላይ በጣም ደስ ብሎኝ እንድውልና በጣም ከሰአትም ጥሩ የሚባል ቀለል ያለ ጊዜ እንዳሳልፍ። አሪፍ የእንቅልፍ ጊዜ እንዲኖረኝ ከምሳ በኋላ ወደ ራሴም ጉልበቴን ሸብሽቤ ወደ ቀጣይም ስራ የምዘጋጅበት ምሳዬንም ቀይ ወት ስበላ በጣም ያስደስተኛል። ሁሌም በዓልም ቀይወት ስበላ በጣም ደስ ብሎኝ በዓሉ በዓል ሁላ ነው የሚመስለኝ እና በዛ መልኩ በጣም ደስ ይለኛል ከምመገባቸው ምግቦች ሌሎችም አሉ የደሮ ወጥም በጣም ደስ ይለኛል። የደሮ ወጥም ብዙ ጊዜ እኛ ቤት ስለሚዘጋጅ በሳምንት አንዴ እንበላለን ዶሮም ብዙ አሪፍ ስለሆነ ዋጋውም ሁሌም ለራሳችንም ትኩረት አድርገን ስለምንሰራ የምንሰራው ስራዎች ለራሳችን ላይ ሊያስደስተን ይገባል ብለን ስለምናስብ እንደ ቤተሰብ ሁሌም እንመገባለን በጣም ደስ ይላል በጣም ይችሉታል። እናቴ እህቴ ሚስቴ በጣም የድሮ ወጥን መስራት በጣም ነው የምትችሉበት እና እንዲሁ ብዙ ጊዜ እንዲሰሩልን ራሳችን ሁላ እየገዛን ነው የምንመጣው ዶሮዎችን እነሱ መስራት ብቻ እንዲሆንና በመስራት ብቻ ትንሽ ጊዜም ስለሚፈጅባቸው አንዳንዴ ትንሽ ነገሮችንም ስለሚወሳሰቡ ለመስራት እነሱ ብቻ ናቸው የሚችሉት እኔ ብዙ ወጦችን እችላለሁ። ነገር ግን የዶሮ ወጥን መስራት እስካሁን አልሞከርኩትም በጣም የከበደኝም ነገር ናት እና እነሱ በጣም ነው የሚችሉት በደንብ ብዙ ነገሮች ያስፈልጉታል ከእሱ ጋር የሚሄደውን በደንብ ጣፋጭ እንዲሆን በጣም ብዙ እንክብካቤ በጣም ብዙ ክትትል ያስፈልገዋል። የዶሮ ወጡ እና ጠዋትን ተነስቶ ነው የሚሰሩት አስራ አንድ ሰዓት ተነስቶ እስከ እረፋዱ አራት ሰዓት ለአምስት ሰዓት ያኩል የሚያል የሚጨርስባቸው የአሰራር ሁኔታዎች ነው ያሉት ማለት ነው። እና የደሮ ወጥ በጣም ደስ ይላል በጣም ይመቸኛል ሁሌም ሁላ ብመገበው የበአል ቀናቶችንም እንዲሁ እሁድ እሁድ ሁላ እየተለመደ አድርጌው ነበር የማስበው አንዳንዴ ሁሌም ብዙ ጊዜ አሁን ትንሽ ነገሮችንም ስለተወሳሰቡና አንዳንድ ወጪዎችንም ስለበዙብን ነው እንጂ አብዛኛው ጊዜ እሁድ እሁድ የዶሮ ወጦችን ነበር የምንበላው በጣም ደስ ይለኛል። ሁሌም እንዲሁ በጣም ሰውነቴ ሁላ ደስተኛ እንዲሆን የራሴ የሆነ ትልቅ ደርሻአለሁ ሰውነቴ እንዲሁ በተለያዩ መንገዶችንም ደስተኛ ሆኜ ጥሩ የሚባል ጠንካራ የሚባል ሰውነት እንዲኖረኝ እንደዛ አይነት መግቦችን በጣም በመውደዴ እና እንደዛ አይነት መግቦችንም አብዝቼ ስለምበላ ጥሩ ውጤት እግኝቼበታለሁ አስባለሁኝ። ብዙ ጊዜ በተለያዩ ባለሙያዎችንም እሰማለሁኝ እንደዚህ ምን አይነት ምግብ መብላት እንዳለብኝም ብዙ ጊዜ ስለተነገረኝ ከደሜ አንፃር ከእኔ ጋ የሚስማማ ምግቦችንም ብዙ ጊዜ ላይ ስለተነገረኝ እኔም በዛ ትኩረት አድርጌና ከባህላችን ጋር የሚያያዝ ስለሆነ አብዛኞቹ ከስጋ ጋር የተያያዙ ከዶሮ ወጥ ጋር ተያያዙ ናቸው ብዙ ጊዜ እንድመገባቸው እና ነገር ግን ከእኔ ጋር የሚስማሙ ናቸው ተብዬ የተነገርኩት ማለት ነው። ነገር ግን በጣም ከመጠን በላይ ማድረግ እንደሌለብኝ የተወሰኑ ነገሮችን ማስተካከል እንዳለብኝ በተወሰነ መልኩ ተነግሮኛል ስለዚህ በጣም አስተካክዬ ነው የምሄደው ማለት ነው። እና የዶሮ ወጦችን በጣም ያስደስተኛል በጣም እወዳችኋለሁ ደስ ብሎኝ ነው የምመገባቸው እና ከምወዳቸው የባህል ምግቦች እነዚህ ናቸው። ሌላም ጥብስ አለ ጥብስም በጣም አሪፍ ነው አብዛኛው እኛ አካባቢ ላይ በጣም ብዙ ሰው ይወደዋል ብዙ ሰው ይመገበዋል በቤቱም በተለያየ መንገዶችን እየሰራ በተለያዩ ባህላዊ ምግብ አድራሻዎችንም እየሄደ ሬስቶራንቶችም እየሄደ ብዙ ጊዜ የባህል ምግቦችንም ጋር በጣም የምታይበት እና እንዲሁ ደስ የሚል አይነት ምግቦች ነው ነው። ደረቅ ስጋ የሚባል አለ ያንን በጣም አሪፍ ነው እኛ አካባቢ ላይ ብቻ ነው የሚገኝ መሰለኝ እኛ ሀገር በጣም ደስ ይላል ብዙ ሰው የሚመገብበትና ልበአል እለት በጣም እንዴ ምን ተብሎ ቆርጥም ካልተበላ ተብሎ ሁላ በጣም የተዘፈነለት አይነት ባሀላዊ ምግቦች አሉን። እንዲሁ የጉራጌ ክትፎ የሚባልም በጣም አለ ደስ ይለኛል እሱም አንዳንዴ ነው የምጠቀመው ብዙም ስላለመድኩት መሰለኝ ነገር ግን በጣም ያስደስተኛል በጣም እወደዋለሁ ብመገበው ሁሌም በጣም ከሚመቹኝ እና ከሚስማሙኝ ብዙ ጊዜ እንዲሁ ከስጋ ጋ የተያያዙ የከ ባህላችን ጋር የሚሰሩ ለየት ያለ መልኩ እኛ ሀገር ብቻ የሚሰሩ ምግቦችም በጣም ይመቹኛል በጣም ያስደስተኛል ማለት ነው። እና የምወደው የባህል ምግብ አንደኛ ቀይ ወጥ ነው።

ብዙ ሰነዶች ታዘጋጃለህ? አዎ በጣም ብዙ ሰነዶችን አዘጋጃለሁኝ፥ በተለያዩ አጋጣሚዎችንም በተለያዩ ስራውን በምሰራበት ወቅቶችም በተለያዩ ቦታዎችን የመስራት እድል አጋጥሞኛል፥ በዛውም ብዬ የሄድኩባቸው አጋጣሚዎችም የተለያዩ ስነዶችን አዘጋጃለሁኝ ያንን በጣም ደስ ብሎኝ ነው የማዘጋጃቸው ለስራም ትልቅ ውጤትም ስለማመጡልኝ ብዙ ጊዜ እንዲህ ከሰዎች ጋር እንድግባባ በጣም ጥሩ ነገሮችን ስለሚከፍቱልኝ እንዲሁ ሌሎች ሰዎችንም ለማስረዳት በጣም ብዙ ጊዜ የሚፈጅብኝ በጣም ብዙ ጉልበት የሚጠይቀኝ ስራዎችንም እንዲሁ በቀላሉ ሰነዶችን አዘጋጅቼ ይሰጣቸውና በሰነዶችን እንደ ማስረጃ ሳቀርብላቸው በጣም ደስ ይላቸዋል። ደስ ብሏቸው እንዲያዩትና እንዲሁ የተሻለ ግንኙነት እንዲኖረኝ በጣም እኔ ያሰብኩትን እኔ የማስበውን ሁሉ ቶሎ እንዲገባቸው ቶሎ እንዲረዳቸው የራሴ የሆነ ትልቅ ድርሻ ስላለው ብዙ ሰነዶችን አዘጋጃለሁ፣ አብዛኛው ስራዬ እንዲሁ ብዙ ሰነዶችን አዘጋጅቼ ወደ ደንበኞቼ ወደ የስራ አጋሮቼ ወደ አረቆቼና፣ ለተለያዩ የሚያስፈልጋቸውን ይሄን የሰነዶች የሚያስፈልጋቸው ያልኳቸውን ሰዎች በዛ መልኩ ነው የማቀርብላቸው ማለት ነው። ይሄንንም ጥሩ የሚባል በስራዬ ላይ ጥሩ የሚባል ውጤት እንዳገኝና፣ ከሰዎች ጋር ጥሩ የሚባል ግንኙነት እንዲኖረኝ፣ እንዲሁ ስራዬንም በጣም ቀል እንዲህ አቅልለውልኛል። ስራዬንም ጥሩ የሚባል ከሌሎች ሰዎች በቀላሉ እንዲረዳቸውን ሌሎች ሰዎች ከሚሰሩት ይልቅ የኔ የተሻለ እንዲሆን አድርጎልኛል። ከሌሎች ሰዎች ጋር ከሚያዩት ስራ ይልቅ፣ የእኔ በቀላሉ እንዲያዩትና ቶሎ ትኩረት ሰጥቶ እኔን እንዲመልስልኝ አድርጎኛል ከሁሉም በፊት የእኔ ነው ቀድሞ መልስ የሚሰጠኝ ይሄን ይሄን አለ ይሄን እንዴት ነው እያሉ ብዙ ጊዜ እያልገባቸውም ነገር ካለ የሚጠይቁኝ ብዙ ጊዜም ቶሎ እንደምስማሙና ሌሎች ነገሮችንም ከዛ በላይ የምናደርጋቸውን ነገሮችንም የምንስማማቸው ስምምነቶችም ሲኖሩ አብረን የምናደርግበትን ቶሎ ከእኔ ጋር መልስ ይሰጣሉ ብዙ ጊዜ ሰነዶችን ከማያዘጋጁ ጓደኞቼ ጋር ሳየው ማለት ነው እና በስራዬ ላይ በጣም ጥሩ የሚባል አመርቅ የሚባል እንዲሁ የስራ እድገትም ሁሌም እንዳገኝ የራሴ የሆነ ትልቅ ድርሻ ከሚጫወቱል፣ በስራዬ ላይ ጠንክሬ ከምሰራቸው ስራዎች ውስጥ የብዙ ሰነዶችን ማዘጋጀት ነው ማለት ነው። እና ሰነዶች በጣም ያስፈልጋሉ በተለያዩ ነገሮችን እንኳን የተለያዩ ክርክሮችን ሲነሱ በሰነዶችን የተደገፈ ነገሮችን ይዘህ ስትቀርብ በተለያዩ አጋጣሚዎችንም የማሸነፍ እድልህ በጣም ሰፋ ያደርግልኛል ብዙ አጋጣሚ አጋጥሞኛል። እንደዚህ ብዙ ሰዎችንም ሊያጭበረብሩኝ ሲሞክሩ እኔ ግን ብዙ ጊዜ ሰነዶችን ስለሚይ፣ እነዛ ሰነዶችን እንደማስረጃ ይዤ ስቀርብ ብዙ ጊዜ ያሸነፍኩበት እና ሌሎች ሰዎችንም ማጭበርበር እንደማይችሉ በእኔ ፊት ያሳየሁበትን ማጭበርበር ምን ያህል አስከፊ እንደሆነ ብዙ ነገሮችንም ካልያዝክ ውሸትን ከያዝክ እውነትን ከያዝክ በሰነዶችም የተደገፈና ሌሎች ነገሮችም የያዘ በጣም የተሻለ ውጤት እንደምታገኝበት እና ብዙ ነገሮችንም እንደምትሰራበት ያየንበት አጋጣሚዎች ነበሩ ማለት ነው እና ብዙ ሰነዶችን ማዘጋጀት በጣም ይጠቅመኛል ከዚህ በፊትም በጣም በብዙ ቦታዎችንም ከአጭበርባሪዎችንም ራሴን እንድጠብቅ አጭበርብሮ እኔንም ለማታለል የሚሞክሩ እኔንም ባልሰራሁት ነገር እኔንም ሊወነጁልኝ የሞከሩ ሰዎች፣ እኔ ብዙ ሰነዶችን ስለሚይዝ ብዙ ሰነዶችንም ስለማዘጋጅ፣ እያንዳንዱን የማደርገው እንቅስቃሴ ከሰነጋይ ጋር የተያያዘም ስለሆነ በሰነድ ጋር ግንኙነት ስላለው በዛ ምክንያት እኔ ብዙ አጋጣሚዎችን አሉ የተለያዩ እኔን ላጭበረብር የማወጣ ያሸነፍኳቸውን በጣም ከብዙ ውጣ ውረድ በኋላ ብዙ ሰነዶችን እያቀረብኩኝ፤ ለተለያየ ለሚመለከታቸው አካሎችን እያሳየሁኝ፤ እኔ እንዳላደረኩት እና እኔ በዚህ በዚህ መልኩ በህግ እንዳደረኩት ለዚህም ማስረጃ አለኝ ብዬ፣ ሰነዶችን በጣም የራሳቸው የሆነ ትልቅ ድርሻ ነው የሚይዙልኝ። እኔ እንደዚህ አይነት ነገሮችን እንዳሸንፍ ማለት ነው እና ሰነዶች በጣም አስፈላጊ ናቸው የእያንዳንዱ በተለያዩ ስራዎችን የሚሰራ ሰዎች እንዲሁ ራሳቸውን ከተለያዩ ነገሮችን ለመጠበቅ ከተለያዩ አታዮችን ከተለያዩ ወንጀለኛ ሰዎችንም ራሳቸውን መጠበቅ እና ብዙ ጊዜ አያጋጥመኝም አይባልም። ስለዚህ ራሳቸውን በተለይ መንገዶችን ለመጠንቀቅ ተጠንቅቆ ለመቆየትም ብዙ ነገሮችም ሲያጋጥማቸው ራሳቸውን አሸንፎ ለመውጣት ራሳቸውን እና በራሳቸውን ልክ እንደ ማስረጃ ሆኖ የሚያገለግላቸው ልክ እንደ ጓደኛ እንደ ተለያዩ ምስክርነትም ሆኖ ስለሚያገለግላቸው ብዙ ሰነዶችን በሰሩት ልክ ሰነዶችንም ማዘጋጀት እና አስፈላጊ ባሉትን ሰዓት ማስቀመጥ ከዛ በኋላ በሚያስፈልገው ራሳቸውን ብቻ በሚያስቀምጡት ቦታ፣ ራሳቸውን ብቻ በሚያገኙት ራሳቸውን ብቻ በሚከፍቱት ቦታ እያስቀመጡ እንዲሁ አስፈላጊ በሚባሉ ሰአቶች ሁላ የሚጠቅማቸው በጣም ብዙ ጥቅሞች ነው ያሉት ብዬ ነው የማስበው ብዙ ሰነዶችን ምክንያቱም ከራሴ አንፃር ሳይ በጣም ብዙ ሰነዶችን በማዘጋጀቴ በጣም ጠቅሞኛል ለጊዜው ትንሽ ቀላል ነገር መውሰድ ሊታይ ይችላል ልክ እንደ መሰላችሁት ሁላ ሊታይ ማዘጋጀት ነገር ግን በኋላ ትልቅ ችግሮችን ሲመጣብህ በቀላሉ የሚፈታልህና ከብዙ ችግሮችን የሚያድነን ስለሆነ በዛ ሉክ ነው መታየት አለበት ብዬ ነው የማስበው እና ብዙ ሰነዶቼን አው

ሩዝ ትወዳለህ? ሩዝ አዎ በጣም እበላለሁኝ በጣም እወደዋለሁኝ። ብዙ ጊዜም በቤታችንም ለቁርስ ከተለያዩ ዳቦዎች ጋር ይቀርባል እና ሩዝ በአትክልቶች ይቀርባል በጣም ነው የምወደው። ቤታችን ሚስቴ በጣም ነው የምትችለው እናቴ እናቴ እንኳን አሁን አሁን ከእሷ እየተማሩ ነው ነገር ግን ሚስቴ በጣም ትችላለች። ከህዝብ በፊትም የተለያዩ እንደዚህ ምግቦችንም ትሰራ ስለነበር በጣም ትችላለች ሩዝ መስራት እና በጣም ደስ ብሎኝ ነው የምበላው በጣም እወደዋለሁ በጣም ያስደስተኛል። እንዲሁ የተለያየ ስሜት ነው የሚሰጠኝ እንዲሁ ቶሎም ሆዴም ይሞላልኛል እና እንዲሁ ለተለያዩ በሽታዎችን መድሃኒት ሲባል ሰምቻለሁኝ በተለይ መንገዶችንም ወደ ውስጥ ገብቶ በዛም አንዴ አንዴ የሆድ ድርቀትን እንዲኖርና አንዳንድ የሆድ በሽታን ሲኖርህ ሆድን ያደርቃል ተብሎ ትነግረኛለች። ሚስቴም እንዲሁ በህክምናው ባለሙያ ስለሆነች ብዙ ጊዜ ከጤንነታችን ጋር የሚሄደውና ለጤንነታችንም አሁን ዛሬ እኔ ትንሽ ነገር ስሜት ከተሰማኝ ትንሽ ነገር ካመመኝ ከዛ ጋር የሚሄድልኝ ምግብ ለዛ እንደ መድሃኒት ብላ የምትቆጥረውን ምግቦችን ነው የምትቀርብልን ማለት ነው። እና ብዙ ጊዜ ሆዳችን እንደሚያመን ሰዓት ተቅማጥን በሚይዘን ሰዓት ሩዝ ምግቦችን ታቀርብልናለች ምክንያቱም ሆድን ያደርጋል ብላ ታስባለች። ብዙ ጊዜም በተለያዩ ከእሷ በላይ ባለሙያ የሆኑ ሰዎችንም እንደዛ የምሰማበት አጋጣሚዎች አሉ እናም እንደዛም ብቻም ሳይሆን በጣም ሁሌም እመገባለሁኝ። በተለይ አቅራቦቶችን ስለምታቀርባቸው በተለይም ሩዝ በትኩልቶችን ስሰራለን ሁላችንም በጣም ደስብሎን እንዳያልቅ ሁላ እኔን እኔን እያልን የበላይ አርገን ለመብላት የምንሞክርበት አይነት ጊዜ አለ ማለት ነው። እና ሩዝ በጣም እበላለሁኝ ብዙ ጊዜም በደንብ የማስታውሰው የዩኒቨርሲቲ ተማሪ እያለሁኝ በጣም በሳምንት ሶስት ጊዜ ነበረን ቁርስ ሩዝ በዳቦ እና እዛ ላይም በጣም ነበር የምወደው ሁሌም ብዙ ጓደኞቼ አንበላም እያሉ እንኳን ሲያማሩ እኔን የነሱን ሁላ እየደመርኩ ነበር የምበላው እና በጣም ያስደስተኝ ነበር። ብዙ ጊዜም የስፖርት እንቅስቃሴም ስለማደርግ ምንም አይነት ምግብ አማራጭ ምርጫም አልወድም ነበር ያገኘሁትን ምግብ ነበር የምበለው ያም ያገኘሁትን ምግብ በመሙላቴ በጣም ብዙ ደስተኛ እንደሆነ አድርጎኛል በጣም ጥሩ የሚባል ጤንነትም እንዲኖረኝ አድርጎኛል። በየቀኑ እንዲሁ ምግብን ከማማረጥና በባዶ ሆድን ከመዋል ያገኘኸውንም ምግብህ በልተህ በዛ በራብ የሚመጣ በሽታዎችን መከላከል ይሻላል ብዬ አምናለሁኝ። እና ብዙ ጊዜ ስፖርትም ስለምሰራ ያገኘሁትን ምግብ በደንብ በልቼ ነው የሚወጣው እና ብዙ ጓደኞቼም በዚህ ያውቁኝ ነበር እንዲሁ የማይመቻቸው ጓደኞች ሲኖሩኝ እና ሩዝ የማይበሉ ጓደኞችን ያቺ ዳቦ ብቻ ይዞ ለመውጣት ሲገቡ እኔ ከእነሱ ጋር ሄጄ እነሱ ሩዝ የምቀበልበትን አጋጣሚዎች ሁሉ ነበሩ። በዩኒቨርሲቲ ተማሪ እያለን ማለት ነው። እና ሩዝ በጣም እወዳለሁኝ በጣም ያስደስተኛል ደስ ይለኛል። እንዲሁ አንዳንዴ ግን በጣም የሚገርመኝ አስተማሪያችን ነበርና ወደ ትምህርት ገብተን ብዙ ጊዜ እንቅልፋችን እየመጣ ካየህ ብዙ ተማሪዎቹን በጣም ደክሞን ሰልችቶን ካየን ዛሬ ቁርስ ነበር እንዴ ምግቡ ምናምን ይለን። ነበር እና አዎ ምናምን ስንለው አዎ ሩ ሩዝ ብዙ ጊዜ በተለያዩ ያደጉ ሀገሮችን እንቅልፍ ለመተኛት ነው የሚጠቀሙበት ምክንያቱም በጣም ከባድም ስለሆነ ለእንቅልፍ እንዲመጣቸው እና እንቅልፍ እምቢ ሲላቸው ነው የሚመገቡት ስለዚህ እንቅልፋችሁ ለዛ ነው የመጣው ብሎ የሚለቅን አጋጣሚዎች ነበረ እኔን ግን በጣም እስካሁን አልገባኝም እንደዛ አይነት ስሜትም ተስምቶኝ አያውቅም። ነገር ግን ብዙ ጊዜ እንደዛ አይነት የመሰላቸት ይታይ ነበር እኛ ክላስ ላይ ሩዝ ሲኖር ቁርሱም ማለት ነው። እና ሩዝ በጣም አሪፍ ነው እኔ ከእኔ ምርጫ ጋር ይሄዳል። አሁን አሁን ደግሞ በጣም በተለያዩ ከጊዜው ወደ ጊዜ የተቀያየሩ በጣም በተለየ መንገዶችንም ልክ ሩዝ ባትክልቶች እንደተጀመረ በሌላ መንገዶችንም እየተሰሩ ነው በዛም በጣም ያምራሉ በጣም ይጣፍጣሉ። ብዙ በደንብ ደስ ብሎን ሩዙን እንድንበላው የራሴ የሆነ ትልቅ ድርሻ እየተጫወተ ያሉ ምግቦች አሉ ማለት ነው። እና ብዙ ምግቦችን እንድትወድ የሚያደርግህ ብዙ ምግቦችን በቀላሉ እንድትበላ ከሚያደርጉህ ስሜቶች ውስጥ አሰራሮቹ ናቸው መጀመሪያዎችም ማለት ነው። እና አንተ ማን የሰራው እንዴት አይነት አሰራር ነው? ያለው ብሎ ያንን በደንብ የራሴ የሆነ ትልቅ ድርሻለሁ ስለዚህ አሰራሩ በደንብ ሲችሉት የሚሰሩ ሰዎች በደንብ ጣፋጭ አድርጎ የመስራት አጋጣሚ ስላሉ ብዙ ሰው እኔ ይበላዋል ብዬ አስባለሁኝ ማለት ነው። እና እኔም በጣም ሩዝ እንድወድ በቤታችን በጣም ጥሩ ስለሚሰሩት እና በተለያየ መልኩ እየቀያየሩ ስለሚሰሩት መሰለኝ በጣም ደስ ብሎኝ ሁሌም እንዲሁ ሁሌ እስኪመጣ ሩዝ እስኪሆን ቁርስ እንኳን የምጠብቅበት እና ሁሌም ደስ ብሎኝ እንድመገበው የራሴ የሆነ ትልቅ ድርሻ ተጫውቶልኛል ብዬ አስባለሁኝ ማለት ነው። እና ብዙ ጊዜ ጓደኞቼም አይመቸንም የሚሉ ምናልባት እንዴት ነው አሰራሩን እያልኩኝ? የኛ ቤት የሚሰራውን ሩዝ እንዲቀምሱት አደርጋቸዋለሁ እና ብዙዎችም ከዛ በኋላ ሀሳባቸውን የቀየሩ ብዙ ጓደኞች ያሉኝ ወስጄ የሩዝን ሳበላቸው በኛ ቤት ማለት ነው። እና ሩዝ በጣም ነው የምወደው በጣም እበላለሁ አዎ።

ሹራብ መስፋት ትችላለህ? ሽራብ መስፋት አልችልም ብዙ ጊዜም ሲሰራ የማየት እድሉን አጋጥሞኝ አያውቅም በተለያዩ በማህበራዊ ሚዲያ አያለሁኝ እንዲሁ ቀርቤ ሁላ የመስሪያው ማሽን ሁላ አይቼው አላውቅም። ነገር ግን በጣም በቀላሉ እንደሚሰራ ግን በተለያየ አጋጣሚዎችም የተለያዩ ስራዎችን ለመጀመር የራሴ የሆነ ጥናቶችን እያደረኩኝ ነበር እና ሽርብም በቀላሉ እንደሚሰራ የዛኔ ነበር ያወቁት። የዛን ነበር ሁላ ማሽኖች ሁላ ማየት የጀመርኩኝ የተለያዩ የሚሰሩ መስፋት የሚችሉ ሰዎችንም በምን አይነት መልኩ እንደሚሰሩት እና ምን ያህል ቀላል እንደሆነ በቀላል መልኩም በቤቱ ውስጥ ሆነ አዘጋጅተህ መሸጥ እንደሚቻል የሚያየውበት አጋጣሚዎችን ነበሩ ማለት ነው እና ከዛ በኋላ ትንሽ ስሜት ነበረኝ ነገር ግን ከዛ የተሻሉ ሌሎች ስራዎችንም እያየሁኝ ስለነበር ሌሎች የምጠቀማቸው ስራዎችንም ስለነበሩ በቀላሉ ወደ ሌሎች ስራ ትኩረቴን አድርጌ እነዛን ብቻ ነው ያየሁት ማለት ነው እና ሽራብ መስፋት በጣም በትንሽ ነገር በትንሽ ጊዜ የትንሽ ጊዜ ስልጠና ወስደህ በቀላሉ ሊቻል እንደሚችል ያየሁበትን ጊዜ ነበር ማለት ነው የዛኔ ሳየው በቀላሉም ሊዘጋጅ እንደሚችል እና በቀላሉ ሰዎችም በቤት ውስጥ ሆናነው አዘጋጅተው በጣም ብዙም ውድ የሚባል ነገር አይደለም ስራውን ለመጀመር በጣም በቀላሉ ስራውን ጀምረህ የተለያዩ ነገሮችን አድርገህ በቀላሉ ወደ ገበያ መውጣት እንደምችል ያየሁበትን አማራጮች ነበሩ። ምክንያቱም ይሄንን ያረጋገጥኩት የተወሰነ ጊዜ ላይ በጣም ራሴን ትኩረት አደርጋለሁኝ እና አንዳንድ ስራዎችን ከአሁን ካለሁበት ስራ ጋር የሚሄዱልኝ የሚመቹና እና ብዙ ጊዜ ጊዜዬንም የማይፈጁብኝ በቀላሉ እንዲሁ አምርቼ ወደ ገበያ ላወጣቸው የምችላቸው ሰውም ተፈላጊነት ያላቸው በሰውም ብቻም ዘንድም ሳይሆን ዋጋቸውም ለሰው ተስማሚ የሚሆኑ በቀላሉ ሊገዙ የምትሉ ነገሮችን ብዬ በተለይ መንገዶችን በኢንተርኔት በተለይ ነገሮችን አያለሁኝ እና ብዙ ጊዜ ካየኋቸው እና በጣም ብዙ ቀድሞ ከመጡልኝ ነገሮች የሹራብ መስፋት ስራዎች እና ሹራቦችን እየሰራህ እያዘጋጀህ ወደ ተለያዩ ሱቆችን ማከፋፈል እንዲሁ ወደ ትላልቅ ደንበኞችንም ማቅረብን በጣም አሪፍ የሚባል ስራ ሆኖ ነበር ያገኘሁት። እና የዛኔ ነበር በደንብ ሙሉ መረጃውን ያገኘሁት እንዴት መስራት እንደሚቻል አይቼዋለሁኝ። መስሪያ የሚሆኑ ማሽኖችን ምን ምን እንደሚጠቀሙ እንዴት እንደሆኑ ምን ያህል ትልቅም እንዳሉ በጣም ትንሽም በቀላሉ መጀመር እንደሚቻልም ያየሁበት አጋጣሚዎች አሉ ማለት ነው እና በዚህ መልኩ ነው ይሄንን መረጃ ያወቅኩት እንጂ ሹርብ መስፋትም አልችልም። በቅርብ የማውቃቸው ጓደኞቼም የማውቃቸው ሰዎችም ስለ ሹራብ ሲያወሩ ሰምቼ አላውቅም። እንዲህ የሚሰሩም የለኝም እኔ እስከማውቃቸው ድረስ እንዲሁ እውቀቱ ያላቸው ሰዎች አሉ። እንዲሁ በተለያዩ ከተሞች ጓደኞቻቸውን በዛ መልኩ የሚሰሩና በዛ መልኩ እየሰሩ ወደ ገበያ የሚያወጡ ጓደኞች እንዳሏቸው አንድ ጓደኛዬ ነግሮኝ ነበር። እሱም እንዴት እንደሚሰራ ያንን እያጣራሁ እያለ ትንሽ ነገር ጠይቄው ነበር። እሱንም የነገረኝ ብዙ በተለያዩ መንገዶችንም በተለያዩ በቪዲዮዎችንም እንዳየሁት ከዛ ብዙ የተለየ ነገር አልነበረውም እና ለመጀመር በጣም ቀላል እንደሆነ እና በትንሽ ብር መጀመር እንድችል ነበር የነገረኝ የሰጠኝ መረጃ እሱም ያንን ደግሞ በተለያዩ ቪዲዮዎችንም ስላገኘሁት ብዙም ትኩረት አድርጌ አላየሁትም። ነገር ግን እኛ ከተማ ላይ እኔ እስከማውቃችሁ ድረስ ለኔ ቅርብ የሆኑ ሰዎችንም በዛ መልኩ የተሰማራ ሰው አልነበረም። ስለዚህ እንዲሁም አካልን ሄጄ እንዲሁም በቀጥታ ወደ ቦታው ሄጄ ያየሁበት አጋጣሚዎች የሉም ማለት ነው። እና ምክንያቱም ትኩረቴ ወደዛ ሌላ ስራዎችንም ስለቀየርኩኝ ሌላ ስራዎችንም ስለጀመርኩኝ ከዛ ይሻላል ብዬ ያሰብኳቸው እንዲህ በቀላሉ የሚጀመሩ ስራዎችንም ስለጀመርኩኝ ያንን በደንብ ትኩረት አድርጌ ከዛ በኋላ አልቀጠልኩበትም ማለት ነው። ነገር ግን አሁን ልቀጥልበትም ከሆነ ምናልባት ከአሁኑ ስራዬ ጋር ልሄድም ስለሚችል እንዲሁ ከስራው አንፃር ሁላ እያየሁኝ ስራውን ሹራብ መስፋትም ልለማመድ እችላለሁኝ። የተወሰኑ ስልጠና ወስጄም ወደ ስራው ለመግባት እንደ እቅዱ የያዝኳቸው ነገሮችም ሊኖሩ ይችላሉ ወደ ቀጣይ። ነገር ግን ለአሁኑም ሌላ ስራም ስለጀመርኩ ብዙ ትኩረት አድርጌ እዛ ላይ በደንብ አላየሁትም። ስለዚህ በደንብ ባይኖር በእርግጠኝነት በሁለት ቀን በሶስት ቀን እንዴት ቀላል የሚባሉ ሹራቦችንም ሰፍቼ መጠቀም እንደምችል ነው ወደ ገበያም እንዴት ማውጣት እንደምችል በዛ እንዳየሁት እንኳን አብዛኛው ነገሮችን እንዴት እንደሚሰራ የተረዳኝ ሰዓት ነበር እና በዛ መልኩ ችለዋለኝ ብዬ አስባለሁኝ። በጣም ቀላል እንደሆነ ብዙ ሰዎችንም እዛ ሙያ ላይ የገቡ በተለያዩ ነገሮችንም እንዲሁ በኢንተርኔት፤ በኦንላይን ያገኟቸው ሰዎችም በጣም ቀላል እንደሆነ ነው የነገሩኝ። በቀላሉ ልትጀምር ትችላለህ ማሽንም እኛ ጋር ልታገኝ ትችላለህ ብሎ ብዙ መረጃዎች የሰጡኝ ጓደኞቼ በኢንተርኔት ያገኟቸው ሰዎች ነበሩ ማለት ነው እና ብዙም አይከብደኝም ብዬ አስባለሁኝ። እንዲሁ ሽራብ መስፋት ላሆኑ አልችልም። ሞክሬውም አላውቅም። በአይን ካልሆነ በስተቀር በእጄ ነክቼው አላውቅም።

በስራ ላይ ምን ተጉዳሮት አለ? ብዙ ጊዜ በስራችን ላይ ያሉን ተግዳሮቶች። በጣም እየተለመዱ ናቸው። ብዙ ጊዜ ከስራ ባልደረቦቼ ጋር ስራ ስለሚበዛብን ብዙ ጊዜ። ወዳልተፈለጉ ጫናዎችን የምንገባባቸው እና እንደ ትልቅ ተግላሮቶች አሉን ብዙ ጊዜም ይሄንን ቅሬታ እናቀርባለን፤ ሌላ ተጨማሪ ሰው እንዲጨመርብን እና ስራችሁ ስራችን በጣም ከቀን ወደ ቀን እየጨመረም እያደገም ስለሆነ። ከአቅማችን በላይ እየሆነ ነው። ስለዚህ ከአቅማችን በላይ እየሆነ ስለሆነ ደግሞ በጣም ብዙ ጊዜ እዚህ እያሳለፍን ነው። ከስራ ውጭ መግባትና መውጣት ካለብን ሰዓት በላይ። በጣም ብዙ ሰዓት ተጨማሪ ሰዓት እያጠፋን ነው። ስለዚህ ያ ሰዓት ደግሞ እኛ ሌላ ከቤተሰብ ጋር ጥሩ ጊዜ ለማሳለፍ ልንጠቀምበት የነበረውም ሌላ እንዲሁ በቀላሉ እንደ በቤታችን ሄደን የምንሰራቸውን ስራዎችም ስለነበሩ እና ይሄን ብቻ ገቢያችንን በቂ ስላልሆነ ሌላ ስራዎችን የምንሰራባቸው ሰአቶች እዚህ እያጠፋን ነው። ስለዚህ ይህንን ነገሮችንም እንዴት ነው የምታዩ? እያልን ወደ አለቆቻችን የምናሳ የተለያዩ ቅሬታዎች የምናቀርባቸው አጋጣሚዎች አሉ ማለት ነው። እና እስካሁን ያሉን ተግዳራቶች የነዚህ ናቸው፤ በጣም እስካሁን አልተፈቱልንም ብዙ የኔን ብቻ ስሜት ሳይሆን የብዙ የስራ ባልደረቦቼ በብዙ መልኩ በብዙ ጊዜ የምናወራበት እና በጣም ሁሌም ተግዳሮት የሆነን እስካሁን ያልተፈታልን አይነት ችግር ሆኖ ነው ያለው ማለት ነው። እና በጣም ብዙ ጊዜ ነው ማታም ስምንት ሰዓት ቀን ከገባን እስከ ማታ ሁለት ሰዓት አንድ ሰዓት የተለመደ ነው፤ አንዳንዴም እስከ ሁለት ሰዓት ሶስት ሰዓት የምንቆይበት ጊዜ አለ። ምክንያቱም ስራው ማለቅ ስላለበት ለነገ ቢያድርም ለራሱ ነገም እንደዛ ከዛ በላይ ብዙ ስራዎችን ስለሚመጡ የግድ ሳንጨርስ ደግሞ መውጣት የለብንም። ብለን ለራሳችንም ብዙ ጊዜ ትኩረት አድርገን ስራውንም ስለምንሰራ ነገር ግን በድርጅት ባለቤቶች ይህንን እንዲታይልን ይህንን እንደዚህ በማድረጋችን ሌላ ተጨማሪ ነገር እንኳን የሚሰጠን ነገር የለም። ስለዚህ እነዚህ ስራዎችንም ታቅማችን በላይ የሆኑ ስለሆነ የሌላ ሰዎችን ሊሰሯቸው የሚገቡ ስራዎችንም እኛ ሸፍነን እየሰራን ስለሆነ ብንሸፍንም ለራሱ እንኳን በጣም ብዙ ሰዓት እዚህ እያጠፋን ስለሆነ ያ ሰአቶች ደግሞ የተለያዩ ከእኛ ገቢ አንፃር ሊገናኙ የነበሩ ገቢዎችን የምናገኝበት እና አዳዲስ ስልጠናዎችንም ራሳችን ወስደን በተለይ መንገዶችንም የማታ ትምህርትም እየተማርን ሊሆን ይችላል በኢንተርኔት በተለያዩ ስልጠናዎችም እየወሰድን ራሳችን አቅማችን ከፍ የምናደርግበት የነበረው ጊዜ እንዲሁ በተለያዩ በኢንተርኔትም ስራ ሰርተን ብር የምናገኝበት የነበረ ጊዜ እዚሁ እያጠፋነው ነው። ስለዚህ ከራሳችን በጣም ያሁን ነገር እየቀነስን ብዙ ነገሮችን እየለፋን እያለን ልክ በስራችን ገብተን ልክ እንደማንኛውም እና ከማንኛውም በላይ እየሰራን ያለን ነገር ግን በጣም ተጨማሪ ሰአቶችን ማባከን የለብንም። ስለዚህ ተጨማሪ ሰዎችንም መቅጠር አለባቸው ይሄንን ተግዳሮት ልትፈቱልን ይገባል። እያልን የምናቀርበው ብዙ ጊዜ ቅሬታዎች አሉን ተግዳሮቶች ማለት ነው። እና ከዚህ ውጪ በሌላ በስራችን ላይ ጥሩ የሚባል ግንኙነት ነው ያለን፤ ከሌሎች ሰዎች ጋር ከስራችን ጋርም እንደዚህ እንዲሁ ሌሎች ስራ በዝቶብን ለራሱ እንኳን እርስ በእርሳችን በጣም ነው የምንከባበረው ተጨካክነን አናውቅም እርስ በእርሳችንም ተጨቃጭቀን ሁላ አናውቅም እርስ በእርሳችን ተከባብረን በጣም ስራ ቢበዛብን ራሱ በጣም ስሜታችንን ወደ ውስጥ ይዘን የምንሄድ አንድ ሰዎች ነው ያለነው ማለት ነው። እዛ ድርጅት ላይ የምንሰራ ሰዎች። ብዙ ሰዎች ላይ ጠይቄአለሁኝ በስራችን ምን አይነት ተግዳሮቶች ያጋጥማችኋል እያልኩኝ? ከስራ ባልደረቦቻቸው ጋር የሚያጋጥማቸውን ጸቦች አንዱ በሰአት ይገባል አንዱ አርፉዶ ይገባል እንዲሁ በእነዚህ ምክንያቶች የሚነሱ ጭቅጭቆች። በመውጣት ሰአቱም አንዱ በደንብ ስራዬ ብሎ ይዞት በደንብ እስከ ምሳ ሁላ እንኳን ሳይበላ የሚቆይበት አጋጣሚዎች አሉ። አንዱም ራሳቸውን ቤተሰባቸውን በደንብ ቶሎ ለመገኘት እና ከስራው ጋር እንኳን ምንም ስሜት የሌላቸው ለብር ብሎ ብቻ እንደሚሰሩ አይነት ስሜት የሚሰጡ በጣም የተለያዩ አዳዲስ ሰዎች የሚገቡም አሉ፤ በጣም የቆዩ እንደዛ ብሎ የቆዩ ብዙ ሰራተኞች ስላሉ። ብዙ ጊዜ በእነዚህ ነገሮችን በጣም ትልቅ ተግዳሮቶች ሆኖ ራሳቸውን ወደ አላስፈላጊ ነገሮች ወደ ጭቅጭቆች ወደ መጣላት ሁሉ የሚያመሩበት አጋጣሚዎች አሉ። ይሄም ደግሞ ለሰዎችም ጥሩ አይደለም ለድርጅቱም ጥሩ አይደለም። እና በጣም ትርፋማ እንዳይሆን ያደርገዋል፤ ጥሩ ለደንበኞችም በጥሩ መልኩ ስራውን እንዲያቀርብ እንዳይችል ያደርገዋል። ስለዚህ ይሄንን በጣም ትልቅ ተግዳሮት እንደሆነ በተለያየ መንገዶችን የሚያጋሩኝ ጓደኞቼ አሉ። ከእኔ ጋር የተማሩ በተለያዩ ስራዎችን የሚሰሩ እነዚህ እና ከዚህ በላም ሌላ የደንበኞችን ቅሬታ በጊዜ ቶሎ አልደረሰልንም የደረሰልንም በጣም ጥራት የለውም የሚል በጣም ብዙ ጊዜ ቅሬታ የሚቀርብብን አይነት ስራዎች አሉ። በጣም ይሄም ደግሞ ስራውንም ከልባችን ወደን እንዳንሰራ የራሱ የሆነ ትልቅ ድርሻ እየተጫወተልን ነው። እያሉ ብዙ ተግዳሮቶች የሚያወሩኝ ብዙ ጓደኞቼ አሉ ማለት ነው። እግዚአብሔር ይመስገን በእኛ ያንን የነገርኳችሁን ብቻ በጣም ከአቅማችን በላይ የሆነ ስራው ነው እንጂ ሌላው ተግዳሮት የለንም። በጣም አሪፍ ደስ ብሎን ነው የምንሰራው።

የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳታ በጣም እጠቀማለሁኝ። እንዲሁ ከዚህ በፊት በጣም ብዙ ጊዜ ኢንተርኔት የምጠቀመው የሞባይል ዳታ ነበር አሁንም እንደዛ ነው የምጠቀመው የወርን ገዝቼ ነው። የምጠቀመው አሁን ትንሽ ልዩነት ያለው። ከዚህ በፊት የቀን እጠቀማለሁኝ የተለያዩ አሪፍ ነው ያልኳቸውን። አምስት ጂቢ ሊሆን ይችላል አራት ጂቢ የምጠቀማቸው ዳታዎችን ነበሩ በጣም አሪፍ ነው። እንደዛ እየገዛሁ ነበር የምጠቀመው በጣም ጥሩም ስራ እንድትሰራ ያደርገኛል። ጥሩ የሚባል የኢንተርኔትም ጥራት እንዲኖረው እና በቀላሉ ወደ ፈለኩት። ዌብሳይት ወደፈለኩት መተግበሪያ እንድገባ ያግዘኝ ነበር በጣም አሪፍ ነው። ነገር ግን በጣም ብዙ ዘር ይበላል። እንግዲህ በቀጥታ በዳታ በብሩ ስትገባ ማለት ነው። እና አሁን የምጠቀመው እንዲሁ የተለያዩ የኢንተርኔትን ብቻ እየገዛሁኝ በብሩም ብቻ ሳይሆን በተለያዩ የአንድ ወር ገዛለሁኝ። የአንድ ሳምንት የሁለት ሳምንት እያልኩኝ በተለያየ መልኩ በእነዚህ መልኩ ነው የተጠቀምክ ያለው። ይሄንን በጣም አሪፍ ያቆየኛል። አሁን ለራሱ የአንድ ወር ነው የገዛሁት አሁን አንድ ሺህ ሶስት መቶ ብር ነበር ከዚህ በፊት አሁን አንድ ሺህ ስምንት መቶ ብር ገብቷል አንድ ወር ማለት ነው። ያልተገደበ ነው በጣም አሪፍ ነው። ብዙ ነገሮችን እሰራበታለሁኝ ብዙ በኢንተርኔት ብዙ ስራዎችንም ስለምሰራ ብዙ ትምህርቶችንም ስለምማር። ራሴንም በደንብ ለማሳደግ እኔን ነገ የተሻለ ቦታ ያደርሱኛል የምላቸውን ትምህርቶችንም የተለያዩ ለኔ የሚያግዙኝ ቋንቋዎችንም ስለምማር። የተለያዩ ቪዲዮዎችንም እያወረድኩኝ ለራሴ የሚጠቅሙኝ እና በተለያዩ ቦታዎችንም ኢንተርኔት በማይሰራባቸው ቦታዎች ለማየት የተለያዩ ነገሮችን ስለማወርድበት በጣም ያግዘኛል። በጣም ደስ ብሎኝ ነው የምጠቀመው። እንዲሁ በቤታችን ውስጥ ለራሱ እንዲሁ ጓደኛዬ እናቴ እናቴ እንኳን ብዙ አትጠቀምም ኢንተርኔት እህቴና ሚስቴ ወንድሜ። እኔን ቤት ስኖር እኔን በእኔ ነው እየከፈትኩላቸው የሚጠቀም ምክንያቱም። ያልተገደበ ስላለኝ እኔ አንዴ ስለከፈርኩበት። በጣም አሪፍም የሆነ የራሱ ደስ የሚል ፍጥነትም ስላለው። ለኔም ብቻም ሳይሆን ለነሱም ተጠቃሚ ያደረኩበትን አጋጣሚዎች አሉ ማለት ነው። ይሄም ደግሞ በጣም አሪፍ ነው ሁሌም በዚህ መልኩ ነው የምጠቀመው። አንዳንዴ ወደ ዋይፋይ ያለባቸው ቦታዎች እሄዳለሁኝ እና እዛ ላይ በጣም ሰው ስለሚበዛባቸው በጣም ይጨናነቃሉ እንደፈለኩት አይነት ፍጥነት አላገኝበትም እንደዚህ አይነት ቦታዎች ላይ። ብዙ ስራዎችንም ቶሎ ለመስራት። አይመችም ምክንያቱም በጣም ሰው ስለሚያጫናንቃቸው ፍጥነት አይኖራቸውም። የት አንድ ነገር እንኳን ለማውረድ ለራሱ በጣም ብዙ ሰዓት የሚፈጅበትን አጋጣሚ አለ። እኔ በዚህ በተወሰኑ ደቂቃዎችን በተወሰኑ ሰኮንዶችን ማውርደው እዛ ላይ ስሄድ። በጣም ብዙ ሰዓት እፈጅ ነበር ምክንያቱም ከዚህ በፊት በዋይፋ ያለበትን ቦታ እየሄድኩኝ እየዞርኩኝ የተለያዩ። ቢሮዎችን ጋር እየሄድኩኝ የጓደኞቼ አሉ ስራ ቦታቸው ላይ አሪፍ ዋይፋይ ያላቸው። እነሱን ጋር እየሄድኩ ለራሱ በጣም ብዙ ሰዓት ነበር። የማቃጥለው የሚፈጀኝ የተወሰኑ ነገሮችን ለማድረግ። እንዲህ አሁን ይሄንን የራሴን መጠቀም ከጀመርኩኝ በኋላ። በጣም አሪፍ የሚባል ፍጥነት አግኝቻለሁ። ቶሎ ነገሮችንም አውርጄ ስለሆኑ ነገሮችን ተምሬ በቀላሉ ቶሎ ወደ ስራ እንድገባ የራሴ የሆነ ትልቅ ድርሻ ተጫውቶልኛል። ማለት ነው። እና ይሄ ሞባይል ዳታ በጣም አሪፍ ነው። የሚመጣጥኑ የተለያዩ የቀንም አሉ የሳምንት አሉ የወር አሉ። የአንድ አመት የስድስት ወር እያሉ በደንብ አሪፍ የሚባሉ ሊያስጠቅሙን የሚችሉ እና። ብዙ ጊዜ ከዛ ስራችን ከዛ ጋር የተገናኘው ከሆነ። ራሳችንን የምናሳድግበት የተለያዩ ትምህርቶችንም ከዛ የምናገኝ ከሆነ። በጣም አሪፍ እና አዋጭ ነው ብዬ ነው የማስበው። እኔ በጣም ያዋጣኛል በጣም እጠቀምበታለሁኝ። ምክንያቱም በወር ከዛ በላይ ብዙ የሚባል ነገሮችን። ገቢ ላገኝበት እችላለሁኝ ከዛ በላይ በጣም ብዙ እውቀቶችንም አገኝበታለሁኝ። ራሴን በጣም እንዳሻሽልና ራሴን ዛሬ ካለውበት ደረጃ። በተለያየ መልኩ በጣም ጥሩ በሚባል ደረጃ። የዛሬ ወርን በጣም አሪፍ የሚባል ደረጃ ላይ ደርሼ በጣም ብዙ መንገዶችንም እንድጓዝ የራሱ የሆነ ትልቅ ድርሻ ተጫውቶልኛል ማለት ነው። እና ይሄንን በመጠቀሜ በጣም ደስተኛ አድርጎኛል። በጣም ራሴንም ከቀን ወደ ቀን እንዳሻሽል የራሴ የሆነ ትልቅ ድርሻ ተጫውቶልኛል ማለት ነው። በዚህም በጣም ደስተኛ ነኝ። በጣም እፈልገዋለሁኝ ሁሌም እቀጥልበታለሁኝ ብዬ አስባለሁኝ። ለኔም ብቻም ሳይሆን በዙሪያዬ ያሉ ሰዎችንም የራሱ የሆነ ትልቅ ደርሻለሁ ትልቅ የሚባል ነገሮችንም እንዲሰሩ በቋሚነት። የሚከታተሉዋቸው ነገሮች። እንዲኖራቸው እና የራሳቸውን ከሚፈልጉት አንፃር የራሳችሁን ትልቅ ጥቅም እንዲያገኙ። የራሱ የሆነ ትልቅ ድርሻ የተጫወተ የሚገኝ ነው ማለት ነው። እና በጣም አስፈላጊ ነው። የሞባይል ዳታ በጣም ነው የምጠቀመው ሁሌም ከምሰራባቸው ስራዎች። ከማደርጋቸው ነገሮችን በዛም ምክንያትም ብዙ ጊዜ የሞባይል ዳታን ስለምትጠቀምም በቀጥታ የምገዛ ከሆነ። በጣም ሊከብደኝ ይችላል። ነገር ግን እንደዚሁ የወር እየገዛሁኝ በጣም አሪፍ በሚባል መልኩ በደንብ ብዙ ስራዎችንም እንዳከናውን የራሱ የሆነ ትልቅ ድርሻ እየተጫወተልኝ ነው ማለት ነው። እና የሞባይል ዳታ አዎ በጣም እጠቀማለሁ።

በመስመር ላይ ትማራለህ አዎ በመስመር ላይ በጣም እማራለሁኝ እንዲሁ አሁን በአሁን ሰዓት ብዙ ጊዜ የምማራቸው ብዙ ትምህርቶች፣ የተለያዩ ስልጠናዎችን የምወስደው የቋንቋ ትምህርቶች እንዲሁ ከቴክኖሎጂ ጋር የተያያዙ ነገሮችን፣ እንዲሁ ከሶሻል ሚዲያ ጋር የተያያዙ ነገሮችን ብዙ ትምህርቶችን እወስዳለሁኝ እና ሁሉም ምወስዳቸው በመስመር ላይ ነው። ምክንያቱም በመስመር ስወስድ አንደኛ አለም አቀፍ የሆኑ ነገሮችን እንደምወስደው እንዲሁ በጣም በሌላ አለም ላይ ያሉ የሚሰሩ አሰራሮችንም በቀላሉ በጣም ባደጉ አገሮችን የሚሰሩ ስራዎችንም የማየት እና የማወቅን እድሉ ስለሚፈጥርልኝ ማለት ነው እና በዚህ ምክንያትም በጣም ነው ምወደው ራሴንም ከሌሎች አለም አቀፍ ያሉ ሰዎችንም የማስታውቅበትም አማራጭም መንገድም ስለሆነ ራሴንም እንደ ከዚህ ከሀገራችን ወጣ አድርጌ ማየትም ስለምፈልግ ሌላ አለም ላይ፣ ሌላ ሀገር ላይ ምን እየተካሄደ ነው ከእኛ በጣም አደጉ ምሏቸውን አርአያ የሆኑ ሀገሮችንም በደንብ እከታተላለሁኝ፣ በደንብ አያቸዋለሁ ለዛም ስለሚጠቅመኝ በጣም ነው የወደድኩት በመስመር ላይ ትምህርት ማለት ነው እና ብዙ ጊዜ እከታተላለሁኝ በአሁኑ ሰዓት እንዲሁ ሁሌም በሚባል መልኩ በዛ መልኩ ነው የምማረው በዛ መልኩ ነው የምከታተለው ማለት ነው እና በመስመር ትምህርት በጣም አሪፍ ነው። ሰውን በጣም እዚህ ያሳድጋል። በጣም በተመቸህ ሰዓት እየገባህ እንዲሁ አንዳንዴም የተወሰኑ ላይቭ ላይ ሚቲንግ ሲኖርም እየተነጋገርክ የምንገባበትም ሰዓት ስለሆነ በጣም አሪፍ ነው ብዙ ጊዜም ወደ ማታም ስለሚሆን አመቺ ሰዓት ሆኖ ነው ያገኘሁት ለኔ ምክንያቱም ቀን በስራ ውዬ ማታ ወደ ቤት ገብቼ የምተኛበት ሰዓት ነበርና ያንን የምተኛበት ሰዓት ወደ ሌላ እኔን የሚያሳድገኝ፤ እኔ ነገ የተሻለ ሰው የሚያደርገኝ፤ እኔ ነገ የተሻለ ተከፋይ የሚያደርገኝ እና አሁን ካለሁበትን ደረጃ በተሻለ መልኩ ከፍ ያረገኛል ብዬም ስለማምነው ያ ካለኝ ከምተኛው እንቅልፍ ያንን ቀንሼ ነው ወደዛ ትምህርቶችን ያዋልኩት ማለት ነው እና በዚህም በጣም ደስተኛ ነኝ። በጣም ኮርቻለሁኝ በራሴ በጣም ብዙ ጊዜ እከታተለዋለሁኝ እንዲሁ ለመጀመሪያ ጊዜ በመስመር ላይ ትምህርት የጀመርኩት እንዲሁ በእኛ ሀገር በዋና መዲናችን ከተማ ላይ ሆኖ የሚያስተምሩ ብዙ ጊዜ አሉ እና አስታውሳለሁኝ የተማርኩትን ትምህርት ሶሻል ሚዲያ ማርኬቲንግ የሚባል ነው። በጣም አሪፍ ነው። በጣም ደስ ብሎኛል። በጣም ያወደድኩት አይነት ትምህርት ነበር። አሁንም በዛ እየሰራሁበት ነው ያለሁት በቤት ሆነህ ነው ስራውም ለራሱ በቤት ሆነ መስራት ትችላለህ እና ከተለያዩ አሰሪዎች ጋር እየተገናኙሁኝ ብዙ ጊዜ የምሰራው የተለያዩ ንግድ ላይ ያሉ ሰዎች የተለያዩ ስራ ላይ ያሉ ሰዎችን ያላቸውን ምርት በተለያዩ በሶሻል ሚዲያ ማስተዋወቅን ሲፈልጉ እኔን ደግሞ ያንን ነገሮችንም እየተቀበልኩኝ ያንን ነገራቸውንም በተለያዩ መንገዶችንም ወደሚፈልጉት በሚፈልጉት ደረጃ፤ ወደሚፈልጉት ሰው፤ ወደሚፈልጉት አካባቢም በቻልኩት መጠን እና በደንብ አልጎሪዞሞችን በጣም ስለሚሰሩ በፌስቡክ፣ በቲክቶክ እያደረኩኝ እነዛ ሰዎች እንዲያዩዋቸው ማድረግ አንዳንዴም የሆነ እነሱም የሰበሰቡት የተለያዩ የደንብ ፐርንሲፐላቸው መረጃ ካለም ያንም የተጠቀምኩኝ እነዛ ሰዎችንም እናንተ አዳዲስ ነገሮችን በመስራታችሁ እንዲያውቁትና የተሻለ አይቶ፣ መጥቶ እነሱንም እንዲገዙ የማስቻል ማለት ነው በሌላ አባባል የሶሻል ሚዲያ ማርኬቲንግ ማለት በሶሻል ሚዲያ በማህራዊ ሚዲያዎች ላይ ተጠቅመህ ደንቦኞችን ያንተን ምርት እንዲያዩና የምናመጣችሁ አዳዲስ ነገሮችንም ተቀባይነት አግኝቶ አዳዲስ ከስተመሮችን መፍጠርና እንዲሁ ድርጃችን ማሳደግ ያለን ሽያጮች ሆላ ማሳደግ ማለት ነው እና ይሄም በጣም ብዙ ጊዜ ለመጀመሪያ ጊዜ በጣም ይከብዳቸው ነበር እንዲሁ ሳሳምናቸው ምክንያቱም በእኛ ሀገር ገና ስላልተጀመረ እና ብዙ ውጤታማ መስሎ ስለማይሰማቸው መጀመሪያ ላይ በጣም እንዲህ በነፃ ሁላ ልስራላችሁ እያልኩኝ ነበር የገባሁበት ከዛ በኋላ በደንብ እየተረዱት በጣም ልዩነትም እያየሁት ሲሄዱ ከቀን ወደ ቀን በጣም አሪፍ የሚባል ደንበኞች በዛ አይተን ነው የመጣን ይሄን ይሄን እያሉ በባለፈው የለቀቅኳቸውንም እነሱንም ማግኘት ፈልገን ነበር እያሉ መምጣት ሲጀምሩ በጣም እንድሰራላቸው በጣም ራሳቸው ሁላ እየለመኑኝ የነሱ ብቻ እና ወደ ሌላ ስራም እንዳልሄድ ትኩረት አድርጎ የሚሰጡኝ የሚከፍሉኝ አይነት ሰዎችም አሉ ማለት ነው እና በመስመር ላይ ትምህርት በጣም ጥሩ ነው። ተምሬም ብዙ ነገር ያገኘሁበት ወደ ስራም የገባሁት አይነት ስራ ነው ያገኘሁበት አሁንም እቀጥልበታለሁኝ በየቀኑ የሚደረጉ አዳዲስ ነገሮችን እከታተላለሁኝ። ያንን እየተከታተልኩኝ ከራሴ ጋር የሚጠቅመኝ እና ከጊዜው ጋር ይሄዳል ያልኩትን በደንብ ትኩረት አድርጊ እየተማርኩኝ እገኛለሁ ማለት ነው። ብዙ ጊዜም ከቴክኖሎጂ ጋር ተያያዥ የሆኑ ነገሮችንም በጣም ይሞቹኛል፤ በጣም ያስደስቱኛል። ነገም እንድሰራቸው የምችላቸውን ነገሮችንም እያየሁኝ ነገ በጣም ብዙ ስራ ላተርፍላቸው የምችለው ብዙ ወደ እኔ ቢዝነስ ወደ እኔ ንግድ የሚቀየርላቸውን ስራዎች እያየሁ እማራለሁ

ጎንፎ ትበላለህ? አዎ ጎንፎ በጣም ነው የምበላው። በቤታችን ሁሌም በማለት በሳምንት አነሰ ከተባለ አንዴ ይሰራል አንዳንዴም እስከ ሶስት ጊዜ በሳምንት የምንበላበት ጊዜ አለ። እና በባለፈው ለራሱ እራትም ጎንፎ ነበር የጠበቀኝ እና ብዙ ጊዜ ለቁርስ ነው የምንሰራው ቁርስ በጣም ደስ በሚል መልኩ ጎንፎን በጣም መስራት ይችላሉ ሚስቴ በጣም ትችላለች እናቴም በጣም ነበር የምትችለው እና ከልጅነታችን ጀምረን በጣም ብዙ ጎንፎን እየበላን ነበር ያደግነው። ምክንያቱም ጎንፎን በጣም ይጠቅማል ብላ ታስባለች እናታችንም በጣም ሰውነታችንም ጠንካራ እንዲሆን የራሱ የሆነ ትልቅ ድርሻ አለው ከሌሎች ምግቦች አንፃር ሲታይ ሰውነትን በጣም ጠንካራ ያደርጋል ብላ ታስባለች እናታችን እና በዛው ምክንያትም ጎንፎ በጣም እንበላለን በጣም ነው የምወደው። እኔ ሁሌም እንዲሁ ስፖርትም ሰርቼ ከተለያዩ የስፖርት እንቅስቃሴ አድርጌ ወደ ቤት ስመጣ ሌሎች ምግብ ሁላ አይዙኝም በቃ በጣም በደንብ ያወጣሁትን የደከምኩትን የሰራሁትን ስፖርት የሚተካልኝ ጎንፎ ነበር። የሚመስለኝ ብዙ ጊዜ እና በዛ ምክንያትም በጣም እንደምንወድ ስለምታውቅ እናታችንም ሁሌ ጊዜም ሁሌም ትሰራለች። በቻለችው እና በተመቻት ሰዓት እየሰራች ነው ሁሌም ለቁርስ የምታዘጋጅልን ለቁርስም ስትሰራ በመጀመሪያ ለሁላችንም ይደወላል ምክንያቱም በጣም እንዳይቀዘቅዝ እና ሁላችንም በአንድ ላይ ሰብሰብ ብለን ስንበላው ነው አሪፍ ብላ ታስባለች። መጀመሪያ ደውላ ሁሌም እንደምንመጣና ሁላችንም እንደምንሰበስብ ካወቀች በኋላ ነው ጎንፎን የምትሰራ ማለት ነው። እና አሁንም ሚስቴ በጣም ትችላለች ሚስቴም በጣም ነው የምትወደው እንዲሁ አጋጣሚ ሆኖ ሁለታችንም ጎንፎን የምንወድ ሰዎች ነው ያው የተገናኘነው ማለት ነው። እና ሚስቴም በጣም ጎንፎ ትወዳለች አሁን ደግሞ ጭራሽ ሁለቱም አንድ ላይ ሆኑና ብዙ ጊዜ ጎንፎን ይሰራሉ በጣም ደስ ብሎኝ ነው የምንበላው ወንድሜም በጣም ይወዳል። እህቴም አለች ትወዳለች እሷም አሁን ትንሽ መስራቱ እየጀመረች ነው እያየች ነው በደንብ እንኳን አትችለውም ነገር ግን ገናም ስለሆነች ከእነሱ እየተማረች እሷም አንዳንዴ በትንሹ ነገር ለመስራት እየሞከረች ነው ጎንፎ ማለት ነው። እና ጎንፎ በጣም ጠቃሚ ነው ብለን ነው የማምነው እንዲሁ ከጓደኞቼ ጋርም ስለዚህ ነገሮችን አንዳንዴ እናወራለን እና በተለያዩ አብረን ስፖርት ስንሰራ ከተለያዩ ጓደኞቼ ጋር በጣም ብዙ ጉልበት አውጥተናል። ብለን ባሰብንበት ሰዓት እና በጣም በደከመን ሰዓት እንዲሁ የተለያዩ ቤቶች አሉ ሬስቶራንቶችን ጎንፎ የሚሰሩ እና ኧረ እንሂድ ዛሬ በቃ ይሄ ጉልበታችን የሚተካልን ይሄ ጎንፎ ብቻ ነው። እያለ አንዳንድ ጊዜ እንሄዳለን ወደዛ ቤቶች እና ነገር ግን በጣም ስለሚዘገይ እዛ ላይ ለመስራቱ በጣም ስለሚያዘገይ ትንሽም ሰዓትም ስለሚወስድ እዛ ላይ ተሰርቶም ስለማይጠበቅ የዛኔ ሄደህ እንደነገርካቸው እንዳዘዝክ ነው የሚሰሩልህ ማለት ነው። ስለዚህ ትንሽ ደቂቃዎችንም ስለማጠፋ ብዙ ጊዜ አልወደውም የተወሰነ ጊዜ ብቻውን ለጓደኞቼ ብዬ ነው የምሄደው። ወደ ሬስቶራንቶቹ ጎንፎ የሚሰሩ እንጂ እኔ በቤቴ ውስጥ ሁሌም ከነገርኳቸው ጎንፎን ስለሚሰሩ ለራሳቸውም ስለሚወዱ እኔም ስለምወድ ስለሚያውቁ ቶሎ ሰርቶ ሁሌ ሁሌ አብረን የምንበላበት አጋጣሚዎች ብዙ ናቸው ማለት ነው። እና ጎንፎ በጣም አሪፍ ምግብ ነው በጣም ነው የምወደው እንዲሁ በተለያዩ ነገሮችንም አድርገህ እንደ የተለያዩ ወጦችንም አድርገህ ስትበላው ራሱ በጣም ደስ የሚል አይነት ስሜት ነው ያለው ደስ ይልሃል ቶሎ ጉልበትን ሁላ የመለሰልህ የሚያጠነክር ሁላ ነው የሚመስል ገና ስትበላው ማለት ነው። እና በጣም አጠንክሮኛልም ብዬ አስባለሁኝ ብዙ ጊዜ ጎንፎ ስለምበላ ከሌሎች በተለይም ይሄ ጀርባ ላይ በጣም አሪፍ ነው ይባላል ብዙ ጊዜ ሴቶችንም ስለሚበሉ በጣም ብዙ ጊዜ ዮነ ጎንፎን የሚወዱ ሴቶችን አያለውኝ እና በጣም ጠንካራ ናቸው። ልክ እንደ ወንድ ነው የሚሰሩ አብዛኞቹ የማያቸው እንዲህ ጎንፎ በጣም የሚያዘወትሩ ሴቶች ማለት ነው እና እናታችንም ለራሱ በጣም ጠንካራ ናት ብዙ ጊዜም ስለምትበላ ስለምትሰራ በጣም ጠንካራ እና ከሌሎች ሴቶች አንፃር ስታይ በጣም የተቻለ ጥንካሬ ያላት ሴት ናት። ሚስቴም ለራሱ እንደዛ ናት በጣም ጠንካራ ናት ደስ የሚል ጉልበት ነው ያላት ስለዚህ አመጋገባችሁ ራሱ የራሱ የሆነ ትልቅ ድርሻ አለው ብዬ ነው የማስበው ማለት ነው። እና ብዙ ሰዎች ጋርም እንዲሁ ሲወራ እሰማለሁኝ እና አንተማ በቃ ጎንፎን እየበላህ ምን ትሆናለህ እያሉ በጣም ለጠንካራ ሰዎች እንደ ስድብ ሁላ የሚጠቀሙበት አማራጮች አሉ። እና ብዙ ጊዜ ጎንፎ በእኛ ባህልም የሴቶችን ብቻ ተደርጎ የሚታይበት አጋጣሚዎች አሉ። ነገር ግን ወንዶችም የሚበላ ከሆነ ግን በጣም ጠንካራ እንደሚሆንና ልክ ብዙ ጉልበት እንደሚኖረው አድርጎ የሚያስቡበት አሉ። እና እንደ አጋጣሚ የሆነ ሰው አለ እኛ ሰፈር እና በጣም ጠንካራ ነው ሰውየው እና በጣም ብዙ ስራዎችን ማንም የማይሰራ ስራዎችን ይሰራል። እና ብዙ ጊዜ ስለ እሱ ሲወራ ስሰማ ይሄማ በቃ በተለያዩ ቤቶችም እየሄደ እኮ ጎንፎ ስለሚበላ በጣም ጠንካራ ሆኗል እያሉ ሰውየውም በጣም ይበላል ነበር አውቃለሁኝ እና በጣም ጠንካራ ያደርግሃል ማለት ነው። ጎንፎ በጣም እበላለሁ ወድ

የምትወደው አትክልት ምንድነው? እኔ በጣም ከምወዳቸው አትክልት ምግቦች። ሰላጣ በጣም ነው የምወደው በጣም ይመቸኛል ደስ ብሎኝ ነው እምበላው። በተለያዩ ሰአቶችን ልበላው እችላለሁኝ በቁርስ ልበላው እችላለሁኝ በምሳ ሰዓት ካገኘሁትም ባገኘሁት ሰዓት እበለዋለሁኝ ከተለያዩ ነገሮችም በሩዝም እበለዋለሁኝ በተለያዩ መንገዶችም ሰላጣ በጣም ይመቸኛል በጣም እወዳለሁኝ። ደስ ብሎኝ ነው እምበላው በጣም ያዝናናኛል ውስጤንም በጣም ደስታ ይሰማዋል የተለያዩ ሰውነቴ ቢሞቁኝ ለራሱ እንደዛ ምግቦችን ስበላ በጣም ደስ ብሎኝ ነው እምበላው። እና ሁሌም በቤታችንም እንደዛ አይነት ነገሮችን ይዘጋጃል ምክንያቱም ቤታችንም ወደ ገበያዎችንም ቅርብ ስለሆነ። በተለይም ደግሞ የዕረቡ ቀን ገበያ እኛ አካባቢ ስላለ እሮብ እሮብ ሁሌም ይመጣል እኛ ቤት እና እኛ ቤትን ከሄድክ ሁሌም እሮብ ሰላጣ ነው አትክልት ነው እሚሆነው ሰው እና በጣም ሁሌም የታወቀ ነው ሁላችንም ያቺን አውቀን በጣም ደስ ብሎን ስለሆነ። ስራ ቢበዛብኝ ለራሱ በውጭ ላይ ምንም ጊዜ የለኝም እንኳን ብል ያቺ ስለሆነ ምሳዋን ስለማውቃት እየሮጥኩኝ ሄጄ ነው ምሳዬን በልቼ ቶሎ የምመለሰው እጄ እንኳን ሳልታጥብ እመለሳለሁኝ እና ምክንያቱም ሰላጣም ስለሆነች የአትክልትም ምግብ ስለሚያወደው ብለው ማለት ነው። እና ብዙ ጊዜም በጣም ስለሚችሉት አሰራሩን ሚስቴ በጣም ትችላለች በተለዪ መንገዶችም ትሰራዋለች። በየቀኑ ባአዳዲስ ነገሮችን ነው እምትሰራው እና በጣም ጣፋጭ ያደርገዋል ያን ደግሞ በጣም ፍቅር እንዲይዘን ሁላ አድርጎናል ከዛ ማለት ነው። እና ሁሌም እሷ ትስራው እያልን ነው ሁላችንም የምንነግራት ስራ ደክሟት ቢሆን ለራሱ እንኳን ያቺ ቀን ስትሆንና ሰላጣ ሲሆን ምግቡ አትክልቱ እሷ እንደምትሰራው አውቃ እራሷን ከእንቅልፏ ተኝታ እንኳን ከነበረች ትነሳለች ማለት ነው እና በጣም እምወደው ምግብ ነው ማለት ነው። ሌላም እንዲሁ የአትክልት ምግቦችም ጎመንም ጥቅል ጎመን እሚባለውን ብዙ ጊዜ በጣም እወደዋለሁኝ በጣም ደስ ይለኛል። በተለይም የተለያዩ ድንችንም አስገብተህ ሲሰራ የራሱ የሆነ ትልቅ ደስ የሚል በጣም እሚያጠግብ በጣም ብዙ አይነት ጤናዎችን የሚሰጥ አይነት ምግብ ነው። እና በብዙ ባለሙያዎችንም ሲነገር እሰማለሁኝ በጣም ብዙ በሽታዎችንም የመከላከል አቅም አላቸው እንደዚህ አትክልቶችን እሚመገብ ሰዎች ጤናቸውን በጣም የተሻለ ይሆናሉ በጣም ብዙ ነገሮችን ልክ እንደ አትክልት ነው እሚሆኑ በጣም ብዙ በሽታዎችንም ያጠፋላቸዋል ይከላከልላቸዋል እያሉ በብዙ ሀኪሞችን ሲነገር እሰማለሁኝ። እና በዛም በጣም ስለማምንበትም በጣም ስለምወደውም በጣም ጣፋጭም ስለሆነ በቤታችን በጣም አሪፍ በሚባሉ ሁኔታዎችም ስለሚሰሩ ራሴንም ስላመንኩት በጣም ጣፋጭ በጣም ያድናል ብዬ ማለት በጣም ትላልቅ ባለሙያዎችንም ሲያወሩ ስለሰማሁት ትክክል ናቸው እነሱም ብዙ ጊዜ እኔም የሚመገቡ ሰዎችንም አትክልት የሚመገቡ ሰዎችንም ከብዙ በሽታዎችንም እንደሚከላከልላቸው እና በሽታም ሲይዛቸው ቶሎ እንደሚያገግሙ ነው። እማውቀው እማያቸውም እንደው በቅርብ ያሉ ሰዎችን በዛ በትክክል አያውለኝ እኔ ጋርም እኔ ራሴ ለራሱ የሆነ ስሜቶችን ሲሰሙኝ እና እንደዛ አይነት መግቦችን ስበላ በጣም ቶሎ የሚሻለኝ አጋጣሚዎች አሉ። ብዙ ጊዜም እንደዛ አይነት ምግቦችንም ስለማዘውትርም በተለያዩ ቦሽታዎችንም የመጎዳቴ እድል ከሌሎች ሰዎች ከሌሎች ምግብ እሚመገቡ ሰዎችንም ጋር ሳነጻጽረው በጣም የተሻለ ጤና አለኝ ብዬ አስባለሁኝ ለራሴም ከማያቸው ሰዎች ከማውቃቸው ሰዎች ላይ ማለት ነው። እና አትክልቶችን በጣም አሪፍ ናቸው በጣም ሰውን ሁሌም ሊጠቀምባቸው የሚገባ ምግቦች ናቸው። በጣም አስፈላጊ ናቸው ለጤንነታችን ለእድገታችን ለህፃን ልጆችም በጣም አስፈላጊ ናቸው። አትክልት በተለያዩ መንገዶች እያደረክ መስጠት ያስፈልጋል ምክንያቱም ብቻውን ትንሽ ሊከብዳቸው ስለሚችል እና እንደጀማሪም ሊያስጠላቸው ስለሚችል ለህፃን ልጆችም በተለያዩ መንገዶችም አትክልት በሮዝ ሊሆን ይችላል አትክልት በፓስታ ሊሆን ይችላል በተለያዩ መንገዶችም አለ እኛ ቤት በጣም እሚሰሩና በዛ መንገዶችም የህፃን ልጆችም በጣም መስጠት አለባቸው ብዬ ነው እማስበው በጣም ጤናማም ያደርጓቸዋል። ጤናቸው ይጠበቅና በጣም ጠንካራ እንዲሆኑ ነገሮችንም በሽታዎችንም በቀላሉ እንዳይበገሩና ራሳቸውን ችለው ደና በሚባል አስተዳደግ እንዲያድጉ የራሱ የሆነ ትልቅ ደርሻ አለው ብዬ አስባለሁኝ። አትክልት ማለት ነው እና እነዛ አትክልቶችን በጣም እወደዋለሁኝ በጣም ደስ ይለኛል። ሌሎችም ከአትክልቶቹም ማንጎ በጣም ደስ ይለኛል እንዲሁም ማንጎ በጣም ጣፋጭ ነው በቤታችን ውስጥም በጣም ስላለ እና ከአትክልቶቹ ውስጥም ስለምመድበው በጣም ደስ ይለኛል። እንግዲህ በቀን ያቺ የቤታችን ማንጎዎችን ካወጡና ከበስሉ በኋላ በቀን አንድ ሁለቴ እምበላበት ስፖርት በሰራሁት ልክ አንድ አንድ እበላለሁኝ እና በጣም ጣፋጭ ናት በጣም ነው እምወዳት። የተለያየ ቤት ጓደኞቼም ስወስድላቸው የእናንተ በጣም ጣፋጭ ናት ሁሌም አምጣልን እያሉ ነው እሚያስቸግሩኝ ነገር ግን አልቋል እያልኩኝ ምክንያቱም በቤታችን ውስጥም ሁሉም መብላት ስላለባቸው እና ለቤታችንም ስለማይበቃ እ በጣም ብዙ ያወጣል ነገር ግን በየቀኑ ሁላችንም መብላት አለብን ብዬ ስለማስብ ነው ማለት ነው። እና በጣም እምወዳቸው አትክልቶች እነዚህ ናቸው በጣም ያስደስቱኛል በጣም ጤና የሚያደርጉኛል ከምንም በላይ ደስተኛ

ላፕቶፕ አለህ? አዎ ላፕቶፕ አለኝ እንዲሁ እኔ ጋር ናት አሁን ባትሪም እየሞለኋት ነው እና ላፕቶፕ አለኝ ከገዛሁት አንድ አመት አልፎኛል ለስራ ነበር የገዛኋት በጣም ታስፈልገኛለች የተለያዩ በኦንላይን በመስመር ስራዎችንም ስለምሰራ እና በሪሞትሊ በሚባለው ስራ ስለምሰራ በጣም ትጠቅመኛለች ብዬ ነበር የገዛኋት በጣም ጠቅማኛለች ጠቅማኛለች የተለያዩ ስራዎችን እንድሰራ አግዛኛለች እንዲሁ እኔም የተለያዩ ትምህርቶችንም ስለምወስድ በተለያዩ መንገዶችንም በኦንላይን በኢንተርኔት የተለያዩ ትምህርቶችን እማራለሁኝ እና ለዛ ትምህርቶች ለራሱ በጣም ጠቅማኛለች ብዙ ነገሮችን ምን እንድማር በራሴ ላይ በጣም ትልቅ እድገት እንዳመጣ ከቀን ወደ ቀን ያለኝ እውቀት እንዲጨምር አዳዲስ ነገሮችን አለም ላይ የሚሰሩ ነገሮችንም እንዳይ የራሱ የሆነ ትልቅ ድርሻ ተጫውቶልኛል ስልክም በጣም ወሳኝ ነው ስልክም አለኝ ነገር ግን አንዳንዴ ለመጠቀም የሚመች አንዳንድ ነገሮችንም በስልክ የማትጠቀማቸው በኮምፒውተር በላፕቶፕ ውስጥ የምትጠቀማቸው ስራዎች አሉ እና ለዛም እንደ አማራጭ ሆኖ ነው የመጣልኝ ማለት ነው እና ብዙ ጊዜ በስልኬ ብቻ ስጠቀም ስለነበር ብዙ ነገሮችን አጣሁኝ እና ያንን ካጣሁኝ በኋላ ነው ወደ ላፕቶፕን መግዛት ይሄድኩና የገዛሁት ወደ ሰላሳ አምስት ሺህ ነበር የገዛሁት ከአንድ አመት በፊት ኤፍ ጀነሬሽን ሆኖ ኮር አይ ፋይቭ ነው ኤች ፒ ነው ሞዴሉም በጣም አሪፍ የሚባል ላፕቶፕ ነው ባትሪም በጣም ሁለት ሰዓት ደስ ብሎኝ ነው አሁን በጣም ብዙ ጊዜም ከእሱ ጋር ነው የማሳልፈው አዳዲስ ትምህርቶችንም እማርበታለሁኝ ወይ አዳዲስ የማደርጋቸውን ነገሮችን በጣም በላፕቶፕ በላፕቶፕ ሲሆን በጣም ደስ ይለኛል ማለት ነው ከስልኬ በላይ ስክሪኑም ሁሉም ነገርም ሰፋ ያለ ስለሆነ የተለያዩ ስራዎችን ለመስራት በጣም ይመቸኛል ማለት ነው እና የተለያዩ የላይቭ ሚቲንግ ሲኖረኝ ራሱ በላፕቶፔ ነው የምገባው ማለት ነው በዛም ብዙ ነገሮችን ጠቅሞኛል ብዙ ጓደኞቼም እንዲሁ አንዳንዴ እሰጣቸዋለሁ በጣም አስቸኳይ ስራ ሲኖራቸው እና በስልክ የማይሆን ስራ ሲኖራቸው የኔ ላፕቶፕ የተሻለ ስለሆነ እነሱንም እንዲጠቀሙ አደርጋየዋለሁ፤ ያው እነሱ የሚጠቀምበት ነገር ነገር ግን እኔ በሌለሁበት ሰዓት የራሳችሁን ብትገዙ እንደዚህ የምትሰሩ ከሆነ እንደዚህ ያን ያህል የሚጠቅማችሁ ከሆነ እኔም ለዛ ብዬ ነበር የገዛሁት እና እንደ አጋጣሚ ነው አሁን የዛኔ ቀን የምሰራበት ከሆነ እናንተ ምን ይወጣችኋል ምን በምን ትሰራላችሁ እያልኩኝ እነሱንም የራሳቸውን አእንዲገዙ የራሴ የሆነ ትልቅ ግፊት አደርግላቸዋለሁ፤ ምክንያቱም በጣም አስፈላጊ ከሆነ እኔ አሁን የራሴን ስራ ትቼ ለነሱ የማልሰጥበት የማልሰጥበትን ቀን ሊመጣ ስለሚችል ማለት ነው እና ከወዲሁ እንዲጠነቀቁ ለማለት እና ትኩረት አድርጎ ስራቸውን እንዲይዙና በጣም አስፈላጊም ስለሆነ ማለት ነው እና ላፕቶፕ በጣም ብዙ ይጠቅመኛል የቀን ገቢም እንዲያድግ አድርጓል ምክንያቱም ብዙ ጊዜ በቤት ሆኜ የቀን ስራዬ እንዳለ ሆኖ ብዙ ጊዜ በማታ በትርፍ ሰዓት ባለኝ ስራዎችን በላፕቶፔ በስልኬ ነው ስራዎችን ለመስራት የምሞክረው እንዲህ ወደ ብዙ ጓደኞቼ እንኳን ማግኘት አውቅሜያለሁኝ አሁን ምክንያቱም የተለያዩ ስራዎችን በማየት እና እኔ ነገ የምፈልገው አይነት መሆን ስለምፈልግ ነገ የተሻልኩኝ መሆን ስለምፈልግ ከአሁን በደንብ ጊዜንም በአግባቡ መጠቀም አለብኝ ጊዜንም በደንብ ማስተዳደር አለብኝ ብዬ ስለማስብ ጊዜን አሁን እጠቀማለሁኝ ማለት ነው እና አሁን ዛሬ ለራሱ ጠዋት የገባው ነኝ ከቤት ውስጥ የተለያዩ እሁድም ስለሆነ ብዙ ሰው የእረፍት ጊዜ አድርጎ ነው የሚያየው እኔ ግን አብዛኛው ስራ የምሰራበት እና እኔን ካለሁበት ደረጀ አንድ እርምጃ ከፍ የምልበት የእሁድ ቀን ነው በጣም ብዙ ትርፍ ጊዜም ስላለኝ ብዙ ነገሮች ነገሮችን እሰራበታለሁኝ ለራሴን በደንብ አሳድግበታለሁኝ ራሴንም ከሆነ ከነበርኩበት የተሻለ ትንሽ ነገር የምጨምርበት ቀን ነው ማለት ነው እና እጠቀማለሁኝ አሁን ወደ ማታ አካባቢ ከቤተሰቦቼ ጋር ወጣ ብዬ የተለያዩ ቦታዎችም ተንቀሳቅሼ ዘና ብዬ የምመጣበት አጋጣሚዎች አሉን አሁን ትንሽ ቆይቼ ራሱ እወጣለሁኝ ነገር ግን በጣም የምጠቀመው ቀን ሙሉ ስራ ላይ ነው የማሳልፈው በራሴ ስራ እና የግሌ ስራ ላይ ነገ የማያሳድገኝ ስራ እኔ የምፈልገው ስራ እኔ ገቢ የሚጨምርልኝ ስራዎች ማለት ነው እና በዛው ልክም ገቢም ከቀን ወደ ቀን እንዲያድግና የተሻለ ሌሎች አማራጮችም እንዲኖሩኝ በተለይ መንገዶችንም በስልኬ ሰርቼ ቤቴ ውስጥ ሆኘ ማታ ማታ ሌሊት ሌሊት ሰርቼ ብር እንዳገኝ የራሴ የሆነ ትልቅ ድርሻ ተጫውቶልኛል ላፕቶፔ ማለት ነው እና ላፕቶፔ ይሄን ይመስላል በጣም አሪፍ ነው አነስ ያለች ናት፤ ሁሉም ነገሯ በጣም ደስ የምትል ናት፣ ሌሎች ጓደኞቼም ሳያዩት በጣም አሪፍ ናት በጣም ደስ የምትል ናት የሚሉ አስተያየቶች ሁላ ይሰጡኛል እና እንደኔ ያለች መግዛት እንደሚፈልጉም ይጠይቁኛል እኔም የት እንደገዛሁት እና በምን ያህል ዋጋ እንደገዛሁት ነገር ግን አሁን ጨምሮ ሊሆን ስለሚችል ብዬ እጠይቅላቸዋለሁ ማለት ነው እና ላፕቶፕ አለኝ ኤች ፒ ነው ኮር አይ ፋይቭ ኤት ጀነሬሽን ነው በጣም እወደዋለሁ በጣም ብዙ ነገሮችን